የስራ ጊዜ በጣም አሪፍ ነው ስራዬን በጣም ነው የምወደው ምክንያቱም ያለ ስራ መኖር አልችልም። እኔ ስራ ካልሰራሁ አብዳለሁ ማለት ነው። እና ሁሌም ቀን ሙሉ በቃ በስራ ነው የምውለው። ትንሽም ሊሆን ይችላል ትልቅም ሊሆን ይችላል። ሁሉም ነገር በቃ ስራ ስራ ስለሆነ ግዴታ መስራት ያለብኝን ነገር እሰራለሁ። ስራዎቼን ጨርሻለሁ ካልኩ ደግሞ የውጭ ስራዎቼ ማለት ነው እቤት ተመልሼ እቤት ያለውን የሚሰሩት ስራዎችን በአግባቡ መስተካከል የሚገባቸው ስራዎችን እነሱም አስተካክላለሁ ስራዎችን በደንብ እሰራለሁ። እኔ እናም ደግሞ የስራ ጊዜም ደግሞ በጣም ነው የማከብረው። የስራ ሰዓቴ ለስራ ነው። የኔ የሆነ ሰዓቱ ደግሞ የኔ ነው እንደዚህ ብዬ ከፋፍዬ ያስቆመጥኩት ሰአቶች አሉት። አሁን ለምሳሌ ሁለት ሰዓት ስራ የምገባበት ሰዓት ከሆነ በሰአቴን ስራ እገባለሁ። መወጣት ባለብኝ ሰዓት አስራ አንድ ከሆነ ደግሞ አስራ አንድ ሰዓት እወጣለሁ። ከዛ በኋላ ያለውን ስራዎቹ ደግሞ የውጭ ስራዎች ካሉኝ የውጭ ስራዎች እጨርሳለሁ። የቤት ካለኝ ደግሞ የቤቱን ጨርሼ የቀረውን ሰዓት በቃ ለኔ የሚሆን ለኔ ለእንቅልፌ እና እንዲሁም ለሰውነቴ የሚሆን የሚጠቅሙኝ ነገሮች ስራዎች እሰራለው

ሾርባ ሾርባ አወ እወዳለሁ የሆነ ግን ደግሞ በእኛ ሀገር በኢትዮጵያ ልምድ የተሰራ ከሆነ ነው የምወደው እንጂ ሌላ እንትን ከሆነ የውጪዎች ምናምን አይነት ሾርባ ከሆነ እኔ አልወድም። ላይ በቀላሉ እኛም ለራሳ ራሳችንን ማዘጋጀት የምንችለው ከሆነ እኔ በምወደው መልክ ሾርቧን ለእኔ የሚሆን አዘጋጃለሁ። ከዛ በቀር ግን እዚህ በእንትን የሚመጡ ምግብ ቤቶችን የሚሰሩ ነገሮች እንደዛ አይነት ሾርባ ያላቸው ሾርባዎች ግን እኔ አልወዳቸውም። እኔ ለኔ በሚው እኔ በምወደው መልኩ እኔ በራሴ ለኔ በሚመቸኝ ለኔ በሚበላልኝ መልኩ ነው። እቤቴ የማዘጋጀውና ይሄ ሾርባ አሪፍ ነው ደስ ይላል። ለኔ ግን ለኔ ግን በቃ እኔ በምወደው መልኩ ለኔ ደስ በሚለኝ መልኩ ለኔ በሚበላልኝ መልኩ ነው የማዘጋጀው። እንደ እንደዛ ነው እንጂ ሾርባዎች በጣም አሪፍ ናቸው ደስ የሚል አለ ማለትም። ብዙ ሰውም ይጠቀማል ሾርባ ሾርባ ብሎ ስርቶ የማይበላ ሰው በቃ በእጅ ነው የሚቆጠረው እንጂ በተለያዩ መንገዶች ሾርባ እንሰራለን

ደብዳቤ መጻፍ ደብዳቤ መጻፍ እንኳን አልወድም። የሆነ ደብዳቤ ከምትጽፍ መደወል ነው የሚሻለኝ ለኔ እና ደውዬ እንዴት ነህ ምናምን እንዴት ነሽ ብዬ መጠየቅ ነው የሚሻለኝ። ይሄ ደብዳቤ ይሄን ያክል ጽፌ ይደርሳል ወይ አይደርስም እያልኩ እንደዛ አይነት ነገሮችን መጨናነቅ አልፈልግም። እና የምጽፈውን ነገር ወይም ደግሞ በቴክስት አጭር ባለች መንገድ እጽፈዋለሁ አጭር ተመራጭ በሆነ መንገድ ነው የምጽፈው። ቢሆንም ግን ደብዳቤ መጻፍ የሚወድ ደግሞ ብዙ ሰው ስላለ መጻፍ በፈለኩበት ሰዓት እነሱ ይሄዳሉና እባካችሁ ደብዳቤ መጻፍ ፈልጌያለሁ። እንደዚህ እንደዚህ በሆነ መንገድ እግዘኝ እንደዚህ እንደዚህ በሆነ መንገድ ስራልኝ ምናምን ብዬ አሰራዋለሁ። ምክንያቱም ሁሌም እኛ የማንችለውን ነገር ከሆነ ለሚችለው ሰው ሰጥተን በሚችለው ሰው ማሰራት ነው። ግዴታ ደብዳቤ መጻፍ ካለብኝ በቃ እኔ ማልችል ከሆነ በምችለው ሰው ሄጄ ናስኪ ደብዳቤን ጻፍልኝ ለዚህ ለዚህ ስለ እዚህ እዚህ የሚል ደብዳቤን ጻፍልኝ ብለን እናጽፈዋለን እንጂ እኔ አልችልም ምናምን ብለን መተው አንችልም። ቢሆንም ግን በስልክ ደግሞ የሚቀለው ወይም ደግሞ በአካል ነው የሚቀለው። በደብዳቤ ከሆነ ግን ብዙ ጊዜ ሊፈጅ ይችላል ወደ ቦታው እስኪደርስ

የሽያጭ ግቦች የሉኝም። እነዚህ ግቦችን የሉኝም በርግጥ ግን ደግሞ እያስፈለገኝ ነውና ይሄን ነገር ያለው ሰው በዚህም ነገር ሙያ ያለው ሰው የተማረ ሰው እንዲሁም ጊዜ እየሰራ እንደዚህ አይነት አይነት ስራ እየሰራ ብዙ ጊዜ የፈጀ ሰው የፈለኩ ነው። እና እኔ ክሱ ሄጄ ለመማር እንዴት ነው እየሰራሁ ያለሁ እስኪ ንገረኝ እስኪ አከፍለኝ እንዴት ነው? ሁሉም ነገር ንገረኝ ምናምን ብዬ እኔ ለመረዳት እንዲሁም በራሴ መንገድ ለማወቅ እየፈለኩ ነው። በዚህ አሁን እና የስቸገር ጥያቄ ካለ ሌላ እነዚህ በሺያጭ የተያዘ ማለት ነው። እነሱ ጥያቄዎችን ካሉ አምጥቼ ሄጄ እጠይቃለሁ ምክንያቱም ካልጠየቅን መልስ አናገኝም። ሁሌም የምመጣው የእቃ ነገር ካላወቅን መልስ አናገኝምና። እኔ ያለኝን ጥያቄዎች በሙሉ በስነ ስርዓት ይዘቸዋለሁ ከዛ መመለስ ወደምችለው ሰው በቃ ባለሙያ ወደሆነበት ሰው ሄጄ ነው። መልሱን እንዲመልስልኝ የማደርገውም ማለት ነው። እነዚህ ነገሮች

አዎ በጣም ጥሩ ጉንኝነት አለኝ ከስራ ባልደረቦቼ ጋር በጣም ደስ ይላሉ በጣም የሚግባቡ ሰዎች ነው። ምን ልበል ያልገባኝ ነገር እጠይቃቸዋለሁ ያግዙኛል እነሱም እንደዛ ሲጠይቁኝ አግዛቸዋለሁ። የተለያየ የማህበራዊ ህይወታችንን እንተጋገዛለን አንዳንዴ እሱ የማይመቸው ወይም ደግሞ በጣም የማይመቸው በሆነ ሰዓት እኔ የእሱን ስራ ለመሸፈን እሞክራለሁ። እነሱም ልክ እንደኔ እኔ እንዳደረኩት ያደርገዋል እና እኛ ስራ ቦታችን ላይ በጣም ነው የምንተባበረው ከባለዶሮቼ ጋር ሆኜም በጣም ግንኙነታችን በጣም ቅርብ ነው። እኛ ራስ በራሳችን እንተጋገዛለን ይሄ ስራ በስራ በስራ ብቻ ያለው ቢሆንም እንኳን በቃ ግን ባለ የስራ ባለደርቦችን ስለሆኑ ያለንን አቅርቤታ ለመናገር ይሁን ለመጫወት ይሁን ለሁሉም ነገር በቃ በጣም ግንኙነታችን በጣም አሪፍ ነው። ለሌሎች ካምፓኒዎችም እንደዛ እንዲሆንላቸው እመኛለሁ ምክንያቱም አንድ ሶስት ለራሱ ያሉን ሰራተኞችን ስለ ከሱ የምሰሩትን ባልደርቦችን ካልተግባባት ስራው እንዴት? ስራው እንዴት ይሰራል

አዎ ልካለሁ አንዳንዴ ለመጻፍ በጣም ብዙ ከሆነ በድምጽ በድምጽ ጽፌ እልካዋለሁ ለማስረዳት የሚያስቸግር ከሆነ በድምጽ ሪከርድ አድርጌ እልካለሁ። ማለቴ በቃ አንዳንዴ አጠገባችን የሌለ ሰው ከሆነ አጠገባችን ከሌለ ሰው ደግሞ መልእክቱ መደረስ ካለበት ሞባይል ካለው ሞባይላችን አውጥተን ሪከርድ አድርገን የምፈልገው ሀሳብ የምንፈልገውን ነገር እዚህ እዚህ ላይ እንደዚህ አድርግ እንደዚህ አድርግ ወይም ደግሞ ቁልፍ የቤት ቁልፍ እንደዚህ ነው። እዚህ ላይ ነው ያለው ምናምን ብለን ለማቅረብም ለማስረዳትም በቃ ሀሳብ ሁሉ ለመላክ የሰው ቤት ያስፈልገኛል። ይሄ ድምጽ መልእክትን ለመላክ ወደ ሰዎች እየሄድኩ ከምትቸገር እንዴት እንደማገኛቸው ብዬ ከምትቸገር ሞባይሌን አንስቼ ድምጽ ሪከርድ አድርጌ እኔ መረዳት በሚያስ እንደሚያስፈልገው መጠን አድርጌ አነስ አነስ አጭር ባለች ምጥን ባለች ድምጿ ጥርት ባለች እንዲሁ ደግሞ መልእክቱን ጥርት ባለ መንገድ ሜሲጅ ማድረግ ነው። ደስ የሚለኝ እንደዛ ነው የማደርገው። እስካሁንም እንደዛ ነው የማደርገው

እኔ ወደ ስራ ቦታዬ እሄዳለሁ በሰአቴ ነው የምገባው። ስራዬን አከብራለሁ። አለቃዬንም አከብረዋለሁ። ሁሌም በስራ ሰአትህ ስትገኝ ሁሌ የምትሰራውን ስራ በሰአትህ ስትገኝ። ይሄ በቃ ያንተ ማንነት ነው የምሆነው እገሌ እኮ በሰአት ነው የምገባው በሰአት ነው የሚወጣው። የሚለውን ነገር በቃ ያንተ ይሆናል ማለት ነው። ሁሌም በሰአትህ መገኘት እና በሰአትህ መውጣት። በቃ ለዛ ከምፓኒው በጣም ትልቅ ትልቅ የሆነ ነገር ነው። እና እንዲሁም ደግሞ ለራስህ ያለህን የአክብሮት የጊዜህን አክብሮት ስለምትገልጽ። እኔ ያለኝን ሁሉ ብስነት ስርዓት በምተግበር። ስለሚተገበር ለእነሱ ምን ያስፈልገኛል? የስራ ሰአቶችን በደንብ ማኔጅ ማድረግ ያስፈልገኛል። ከዛ በኋላ ነው የሚፈጠረው። ከዛ በኋላ እንዴት አንድን ማድረግ እንዳለባቸው ስትለዩ። እነዚህ ትላልቅ ነገሮችን በሰአታቸው እና ብዙ ጊዜ የሚፈጅ ደግሞ በጊዜ ፍጆታቸው ሁሉም ይቀመጣሉ ከባድ የሆኑ ስራዎችን በጠዋት ያልቀሉ ከዛ ቀለል ቀለል ያለ ደግሞ ከሰአት ያልቃሉ ማለት ነው። እንደዚህ ያደረገን ከቀን ወደ ቀን ከቀን ወደ ቀን እየተሸጋገርን ነው እስካሁን። እስካሁን እንደዛ አድርገን

አዎ ቀዝቃዛ አየር እወዳለሁ። አንዳንድ በተለይ ደግሞ ጠዋት ምናምን ሲሆን ያለውን ፍሬሽ የሆነ አየር ያለውን ቀዝቃዛው አየር በጣም ነው የምወደው። እዚህ ሀገር ማታም ደግሞ እንደዛ ለመዝናናት ምናምን ቀዝቀዝ ቀዝቀዝ ያለ አየር አለ። ምክንያቱም ቀን ላይ በጣም ፀሀይ አለ በጣም ይሞቃል። መንገድ ላይ ምናምን ስትሄድ በጣም ነው ከባድ በጣም ነው የሚከብደው። እና እኔ ግን እነዚህ ነገሮችን ለማስተካከል እየሞከርኩ ነው። በርግጥ ቀዝቃዛ አየር በጧቱ ሊገኝ ይችላል። ውሃ ውስጥ ገብተን ልናገኘው እንችላለን ሻወር አድርገን ልናገኘው እንችላለን በብዙ መንገድ ልናገኘው እንችላለን። እና እነዚህ ነገሮችን በቃ አደርጋቸዋለሁ። ለኔ የማገኛቸው መንገዶች ካሉ አገኛቸው ወደ አትክልት ስፍራዎች መሄድ ካለብኝ እሄዳለሁ። እኔ ስራዬን በፈለኩበት ሰዓት ስለምሰራ ስራዬን ደግሞ አልተወውም። ሁሌም እንደዛ ነው። እና ቀዝቃዛ አየር የማገኝበት ሰዓት ለራሱ ለብቻው ሁሌም አስተካክልበታለሁ። እነዚህ ነገሮችን ቀዝቃዛ አየርን ለማግኘት ሁሌም እሞክራለሁ። በጣም ደግሞ የሚገርም ነገር ነው ይሄንን ቀዝቃዛ እየር መውሰድ ማለት ነው

ዶሮ የለኝም ዶሮ እቤት ላይ ማስቀመጥ አልችልም። ዶሮ ማስቀመጥ ወይም ደግሞ እንዲኖረኝ ከፈለኩ የዶሮ የሆነ የራሱ ቤት መኖር አለበት። ምክንያቱም ዶሮ ከእኔ ጋር አብኖ መኖር አይችልም። እና አሁን ባለሁበት ስቴችዌሽን አሁን ባለሁበት ሁኔታ ዶሮ ከእኔ ጋር አይኖርም ሊኖርም አይችልም። ዶሮ ከፈለኩ ለመብላት ከፈለኩ ሄጄ ዶሮ በሚሸጥበት ቦታ ሄጄ ዶሮ እገዛለሁ እንጂ። ለኔ የሚሆን ዶሮ እኔ ቤት እርባታ ምናምን ምናምን እንደዚህ ነገሮችን አላደርግም። ሁሌም ዶሮ ብዙ ቤት ላይ አላስቀምጥም ምክንያቱም አይመችም። ከዶሮ አብሮ መኖር አይመችምና። ዶሮውን እኔ ቤት ላይ የለም። አብዛኞቹ ቤት ላይ አይኖርም ዶሮ ሊኖርበት የሚችል ቦታ ላይ በቃ የሆነ የራሱ የራሳቸው የሆነ ቤት ከተዘጋጃላቸው እንጂ ከሰው ጋር አብሮ ሊኖሩ አይችልም። ወይም ደግሞ የሰው መኖሪያ ለብቻው የዶሮ መኖሪያ ለብቻው አድርገን እንደዛ አድርገን መኖር ይችላል። ካልሆነ ግን ከሰው ጋር አብሮ ብዙ ይኖራሉ እኮ ግን ለቤታቸው ወይም ደግሞ ማደሪያቸው ለየብቻቸው ከሆነ ነው። ይሄንን ከሆነ ብቻ ነው አብሮ መኖር የሚችሉ እንጂ። አንድ ቤት ውስጥ ላይ አንድ ቤት ተከራይተህ እዛ ቤት ውስጥ ዶሮ ማኖር ከባድ ነው

ወደ ስራ የሚለብሳቸው ልብሶች በቃ ኖርማል ልብሱ ነው። ለስራ በሚመች ልብስ ለብሳለሁ ጨርቁ ሶሪ ለብሳለሁ ሸሚዝ ነገር ደግሞ የላይኛው ደግሞ ሸሚዝ ነገር ለብሰለው። ለምሰራው ስራ ለሱ በሚገልጽ ሁኔታ ነው ምለበው ዝም ብዬ የሆነ ልብሶችን ማልበስ አልችልም። ዝም ብዬ የቤት ቢጃማ ምናምን ለብሼ መሄድ አልችልም። እና የተቀዳደደ ልብሶችም ለብሼ መሄድ አልችልም። የስራ ልብሶቼ ስራ ስራ አታችን ጠብቀው ለስራዬ ይገልጻሉ። እኔ ለኔ ለስራዬም ይገልጻሉ ምክንያቱም ሁሌም እነዚህ ስራዎች ስራን ለማሰራት የሚመጡ ሰዎችን ከልብ ካለባብሳችን ነው የሚጀምረው። እነዚህ ሰዎች ምንድነው? አለበብሳቸው እነዚህ እኮ ለራሳቸው ያልሆኑ ለኛ አይሆኑም ስለሚሉ ሁሌም የስራ የስራ ልብሶቼ ለብቻቸው ናቸው። የቤት ልብሶቼ ለብቻቸው ናቸው። የሁሉም የየራሳቸው ልብስ አላቸው። የስራ ልብስ ወደ ቤት አልተጠቀምበትም። የቤትም ለውጭ አልጠቀምበትም። ሁላችሁ እየየራሳችሁ የሆነ እንትን አላቸው እያራቸው የየራሳቸው ልብስ አላቸው። ስራ ቦታ ስትሄድ እንደዛ ነው። ወደ ቤት ተመልሼ ደግሞ ልብሶቼን ቀይረህ የቤት ልብስ እለብሳለሁ ማለት ነው። እንደዚህ ነው የሚሆነው

የስራ ጊዜ እረፍት ማድረግ አልችልም። ምክንያቱም ስራ መሰራት አለበት ከስራ ውጪ ያለው ሰዓት አለ አሁን ሀያአራት ሰዓት ሙሉ አይደለም የምንሰራው እና ማለቴ የስራ ሰዓቱ የራሱ የሆነ ገደብ አለው። ሁሉም ነገር በፕሮግራም ነው የምጠቀመው የስራ ሰአቴን ስራ ቦታ ወይም ደግሞ እቤት እቤት ካለኝ ደግሞ የስራው የሆነች የራሷ የሆነች ጊዜ በራሷ ጊዜ እጠቀምባታለሁ። ከዛ ውጪ አለ የእረፍት ስራ የእረፍት ጊዜ ከሆነ ደግሞ በቃ የእረፍት ጊዜ የእረፍት ነው የስራ ጊዜ የስራ ነው የምበላበት ጊዜ ከሆነ የምበላበት ጊዜ ነው። በቃ እንደዚህ ብሎ የራሳቸው ጊዜ ነው ስላላቸው በስራ ሰዓት እረፍት በእረፍት ሰዓት ስራ እንደዚህ ምናምን ብዬ ማደባለቅ አልወድም። የራሳችሁ የሆነ የስራ ሰአታችሁ ስላለ የእረፍት ሰአታችሁ ስለሌ እንዲሁም የምግብ ሰአታችሁ ለኔ የምከባክሉት የረሱ ሰዓት አለ። የእንቅልፌን ሰዓት አለ በቃ ሁሉም እነዚህ ነገሮችን በሰአታቸው ጠብቀው ነው የሚሄዱ እንደ አጋጣሚ እንደፈለኩት ነገር አልንቀሳቀስም እንደዛ ከሆነ ያለኝን የህይወት ጉዞዬ ይመሰቀቅልብኛል። እንዲሁም ደግሞ አእምሮዬ ቀጣይ ቀጣይ የሚሰራው ስራ ምን እንደሆነ እየተጨናነቀ መሄድ አይፈልግም

ወደ መናፈሻ ምን ያህል ጊዜ ትሄዳለህ? መናፈሻ መናፈሻ ባቦም በጣም ነው ደስ የሚለኝ ግን ደግሞ ሁሉ ጊዜም አልሄድም። ምክንያቱም አንዳንዴ እኔ ያለሁበት አካባቢ ሊወስነው ይችላልና። ለመናፈስ ለመዝናናት በጣም ጥሩ ከሆነ እሄዳለሁ። ካልሆነ ደግሞ አልሄድም። በቃ አል ላይ እኔ የምሄድበት ቦታ አይኔን ደስ ካላለው ካላለው እኔ መናፈሻነትን አልሄድም አልጠቀምበትም ማለት ነው። ሁሌም መናፈሻ ሲባል የሆነ በቃ ሌላ ታሪክ ሊሆን ነው ሰው የሚያስበው ግን በቃ። ወደ መናፌሻ ስንገባ የሆነ ሁለት መቶ ሶስት መቶ ከፍለን ልንገባ እንችላለን በነፃ የሚገቡ ቦታዎች አሉ። እነዚህ ቦታዎች ስትገባ የሆነ በቃ ሌላ ታሪክ ነው የምትገባው። ሁሉም ሰው የራሱ የሆነ የሚወደው መናፈሻ ሊኖረው ይችላል አሁን ለምሳሌ ቤቱ እንደ መናፈሻ የሚጠቀምበት ሰው ሊኖር ይችላል። መንገድ ላይ እየሄደ ለአስር ደቂቃ ለሃያ ደቂቃ የእግር ጉዞ ያደርገን እነዚህ መናፍሻ ሊሆን ይችላል። እንዲሁም ደግሞ መናፈሻ ቦታ ቦታዎች ሄዶ በነፃ የሚገቡትን በነፃ ገብቶ ሊናፈስ ይችላል። ከዛ በላይ ከፍ ያለው ደግሞ ብር ከፍሎ ሚገቡም ሊኖሩ ይችላሉ። እና እኔ የምሄድበት መናፈሻ በጣም ጥቂት ነው

ልዩ ችሎታዬ የኔ ምን ይመስላል? የኔ ልዩ ችሎታ አንድ ነገርን ይዤ መስራት እወዳለሁ እኔ በተግባር ያየሁትን ነገር በእጄ የሞከርኩትን ነገር። ቶሎ የመልመድ ቶሎ የመቻል ችሎታ አለኝ። እነዚህ ችሎታዎችን ደግሞ ብዙ ነገር ሁሌም ይጠቅሙኛል እና አንድን ነገር በአይኔ አይቼ በእጄ ትንሽ ከሰራሁበት በቃ እሰራበታለሁ። ያኔ በደንብ አድርጌ እሰራበታለሁ። እነዚህ ነገሮች እነዚህ ችሎታዎችን ብዙ ነገር ያግዙኛል። እናም ደግሞ በፈለኩበት ሰዓት አዲስ ነገር ብጀምር አንዴ ከተማርኩት በቀላሉ ለመስራት ሁሌም ይቀልኛል ማለት ነው። እንደዚህ አይነት ችሎታዎችን ስላሉኝ የሆነ ጋርመንት ቦታ ብገባ ትንሽ አይቼ መማር በቀላሉ እማራለሁ። ኮዲንግም ቢሆን እንደዛ በቀላሉ እማራለሁ ሌሎች ስራዎችን ስገባ እንደ ቢዝነስ ነክ ነገሮችን ስገባ በቀላሉ የመማር ችሎታ አለኝ። በቶሎ ብዙ እንዴት ነው የምሰራው ምናምን ብዬ ግራ አይገባኝም። በቶሎ ለመስራት እሞክራለሁ። የሆነ ከእኔ ቁጥጥር ውጪ የሆነ ነገር ካላጋጠመኝ በስተቀር እኔ በቻለኝ መጠን ለመስራት ሁሌም እሞክራለሁ። እሞክራለሁ

አዎ የወተት ተዋጽኦ እወዳለሁ ወተት ለራሱ እወደዋለሁ አፍልቼ መጠጣት እወዳለሁ። እርጎም መብላትም እወዳለሁ እንዲሁ ደግሞ እወዳለሁ እነዚህ ነገሮችን የወተት ተዋጽኦ ናቸው። እና በጣም መብላትም መጠጣትም ከምፈልጋቸው ምግቦች አንዱ ወተት ነው። ደሞ በዛ በዛ ላይ ደግሞ ወተት ብዙ ነገሮችን ለመስራት ይጠቅመናል ኬክ ለመስራት ወደ ዳቦ አስገብተን መስራት እንችላለን ዳቦ መስራት እንችላለን። ወደ ዱቄቱን ከተን በወተቱ ስናቦካው ማለት ነው። እንዲሁ ደግሞ ሌሎችም እርጎ ምናምን እርጎ ደግሞ ከቀይ ወጥ ጋር አብረን ለመብላት ምናምን በጣም ነው ሚመቸው በጣም ነው የሚጣፍጠው እና እነዚህን ነገሮችን እጠቀምበታለሁ። ለእነዚህ ነገሮችን ወተት በጣም ነው ምወደው በጣም ነው ምወደው ከምታስበው በላይ ማለት ነው። እናም ደግሞ የወተት ተዋጾዎች የሆኑ ብዙ ነገሮች አሉ። የራሱ የሆነ ቫይታሚን አለው የራሱ የሆነ ለሰውነት ለሰውነታችን የሚጠቅመን ጥቅም ስላለ ግዴታ ነው በቃ። ለልጆችም በጣም ጠቃሚ ነው። ወተት ለልጆችም በጣም ጠቀሚ ነው በጣም በጣም ነው የምልህ ከምታስበው በላይ

ጓደኛዬ በጣም ነው የምወዳት። በጣም የፍቅር ሰው ነች። በጣም የክብር ሰው ነች። ሰው የምታከብር በቃ እንዴት ልንገር ጓደኛዬ ማለት እኔ ያለሷ በጣም በጣም በጣም ከባድ ነው። እኔ አንድ ነገር ከጨነቀኝ ለራሱ ቀጥታ የምደውልላት ሰው ካለች ጓደኛዬ ነች። እሷ እኔ የቸገረኝን ደስ ያለኝን ሁሉም ነገር አብረን ነው የምንነጋገረው አብረን ነው የምንጋራው። ደስታችንም ሆነ ህዘናችንም ሆነ ጭንቀታችን ከሆነ ቢሆንም በቃ ሁሉም ነገር አብረን ስለምንጋራ ጓደኛዬ ማለት ለኔ በቃ ጥልቅ የሆነ ፍቅር ነው ያለን። እኔና እሷም በጣም የጠለቀ ፍቅር ነው ያለን። ሁሌም አንድ ነገር ካለኝ አንድ ነገር ካስቸገረኝ ቀጥታ እምደውልለት ቀጥታ የምደውልለት ቁጥር አንድ ሰው እሷ ነችና በጣም ነው የምወዳት። ለሷ እንዲሁም ደግሞ በቃ በጣም የዋህ ስለሆነች ያን ያክል የሄደ መሆን ፍቅረችን ሰው በጣም ነው የሚገርመው። ቆይ እናንተ ምን አይነት ሰዎች ናችሁ እስከምንባል ነው። እና እኔና እሷ በጣም በጣም በጣም የቀረበ በጣም የጠለቀ ፍቅር ነው ያለን። በጣም ነው የምንከባበረው። በጣም ነው የምንተጋገዘው። እኔና ጓደኛዬ ማለት በቃ ያአንድ ሳንቲም ሁለት ገጽ ማለት ነ። ልክ እንደዛ ብለህ አስበው። እንደዛ ነን በቃ ሁለታችን።

አዎ ማር እወዳለሁ ማር ደግሞ ብዙ ጥቅም ነው ያለው ጠዋት ተነስቼ የሆነ ከአራት ሰዓት እስከ አምስት ሰዓት ምናምን ያለ ሰዓት ማለት ነው እነዚህ ሰአቶች ዳቦ በማር መብላት በጣም አሪፍ ነው ለልጆች ለልጆች ደግሞ ጠዋት ተነስተህ ሌሎች ምግቦች እስከምትሰራ ምናምን ያልክ ብዙ ነገሮችን እንትን ከምትል ለልጆች ማር በዳቦ አድርገህ ሰጥተህ ስትል ቁርሳቸው ሊሆናቸው ይችላል እንዲሁም ለመጥቀስም ልንጠቀምበት እንችላለን በትልቁ ደግሞ ለመድሃኒት በጣም ነው በጣም ነው የሚጠቅመው ለመድሃኒት አሁን ለምሳሌ የሆነ ሳይነስ ነገር አስም ነገር ላለው ሰው ማር በሻይ አድርጎ ቢጠጣ በጣም ነው የሚጠቅመው በጣም ለጤናችን ብዙ ጥቅም ነው ያለው እነዚህ ጉንፋን ምናምን ሲይዘን የሆነ የአስሞ አላርጂኩ ሲነሳብን እነዚህ ነገሮች ሁሉም ሻይ በማር ልንጠጣ እንችላለን እንዲሁም ደግሞ ከወተትም ቀላቅለን መጠጣት እንችላለን። ብዙ ነገር እንችላለን እንዲሁም ደግሞ ከገንፎ አብረን ማርና ገንፎ አድርጎ የሚበሉ ሰዎችም አሉ ለእነዚህም ልንጠቀምበት እንችላለን ጥጅም ለመስራት እንችላለን ማር ተጠቅመን ማለት ነው ማሩን ተጠቅመን ማለት ነው።

እኔ የምጠቀመው ቦርሳ ጥቁር ነው። ከለሩ ጥቁር ነው። የሚሆን ቦርሳ ነው የምጠቀመው ፒሲ ስላለኝ ሁሌም ፒሲዬን ይዤ ለመሄድ ለፒሲ የሚያስፈልጉኝ ቻርጀሮች ምናምን እነዚህ ሁሉ ከትቼ ለመሄድ። ፒሲዬን ይዤ ነው ለፒሲ የሚሆን ቦርሳ ነው የምጠቀመው አብዛኛው ጊዜም። ለሌላ ጊዜ ደግሞ የሆነች የእጅ ቦርሳ አለችኝ የሴቶች የሆነች አንድ ግራም የሆነች ቦርሳ አለችኝ እና እሷን ይዤ ነው የምሄደው ወደ ቀጠሮውም ቢሆን ወደ ሌላ የስራ ቦታዎችም። ትልቁ ቦርሳ የማያስፈልገው ፒሲ የማያስፈልገኝ ከሆነ ትንሽ ቦርሳ ይዤ እሄዳለሁ። ፒሲ የሚያስፈልገኝ ከሆነ ደግሞ ትልቁ ቦርሳ ይዤ እሄዳለሁ። ለፒሲ የሚመቸው ቦርሳ ሄጄ እንደ ቻርጀሩ ምናምኑን ለሱ የሚያስፈልጉት እቃዎችን እዛው ከትቼ ለመሄድ ትልቁ ቦርሳ ስለሚመቸኝ ያንን ቦርሳ ነው ይዤ የምሄደው ሁሌም። አብዛኛው ጊዜ ጥቁር ቦርሳ ነው የምወደው። ቦርሳዎቼ በእነዚያ ነገሮች አስተካክዬ እቃዎቼን ይዤ ለመሄድ በሚመቸኝ መንገድ ነው። ይዤያቸው የሚሄድ እና እኔ የምጠቀመው ቦርሳ ጥቁር ነው። ተለቅ ያለ ነው ለፒሲ የሚመች ነው። ሌሎች እቃዎችም እዛ ውስጥ አካትቼ ለመሄድ ስለሚጠቅሙኝ ተለቅ ያለ ደህና የሆነ ቦርሳን ይዤ የሚሄደው ሁሌ

አዎ አጥባለሁ ልብሶችን በእጅ አጥባቸዋለሁ ቢሆንም ግን በወር አንድ ጊዜ ብቻ ነው የማጥበው። ለአንድ ወር የሚሆን ልብስ አለኝ። ይሄን ልብስ ስላለኝ እኔ ለወሬ የሚሆን። ተቆጥቤ የስራ ልብሶች ለስራ ብቻ የቤት ልብሶች ደግሞ ለቤት ብቻ እየተጠቀምኩ ነው ማሳጥበው ነው። ከወር እስከ ወር ምንቀሳቀሰው። ቢሆንም ግን ያቺ አንድ ቀን የሁሉም ልብሶቼ በአንድ ላይ አጥቤ ተመልሼ በአንድ ላይ ነው የማስገባቸው። እንደዚህ እያረኩ ለወሬ የሚሆን ልብሶቼ በአንድ ጊዜ አጥባቸዋለሁ። ከዛ ሲደርቁ ወደ ቤት አስገብቼ ደሞ አጣጥፌ አስቀምጣቸዋለሁ። ከዛ ደግሞ ተመልሼ አንድ ልብስ ለሁለት ቀን ነው የምጠቀመው። እንደዚህ እያረኩ ያለኝን ልብሶችን እየለበስኩ። ከወር እስከ ወር ከወር እስከ ወር እንደዚህ ያደረኩ ነው የምኖረው። እና ልብስ ማጠብ ቀላል ቀላል ነው። ቀላልም አይደለም ሁለቱም ነው። የማሽን ካለ የልብስ የምታጥብ ማሽን ካለች ቀላል ነው። እሷን ከሌለች ደግሞ በጣም ነው የሚከብደው። በተለይ ደግሞ ብዙ ከሆነ። ለአንድ ሰው በጣም ነው ከባድ። በጣም ነው የሚያስቸግረውና። ልብስ በእጅ በእርግጥ አጥባለሁ። ግን ደግሞ የኔ ስለሆኑ የኔ ብቻ ስለሆኑ ናቸው። እንጂ የብዙ ሰዎች ከሆኑ በእጅ ለመታጠብ በጣም ይከብዳል። በጣም

በልጅነቴ የምወደው ጨዋታ በጣም ትዝ ነው ያለኝ። እኔ ልጅነ የልጅነት ጨዋታ በጣም ነው ደስ የሚለኝ። ያኔ ምንም ሀሳብ አልነበረም ምንም ጭንቀት አልነበረም። እንሄዳለን ተጫውትን ወደ ቤታችን እንመለሳለን። አንዱ ነገር የሚሆነው። ነይ ግቢ ምሳሽን ብይ በቃ ይሄ ብቻ ነበር ሀሳቡ እና። በጣም ነው የሚያምረው። እኔ ከልጆቼ ከልጆች የሰፈራችን ልጆች ሆኜ ስጫወት። ተጫውቼ ወደ ቤት ስገባ ከእነሱ ሆኜ ስሯሯጥ ኳስ ስጫወት እነዚህ ሁሉ ጨዋታዎች። ስንት ጨዋታ ነው ያለፍነው። ግን ይሄ ሁሉም ትተነው በአሁኑ ሰዓት የት እንዳለ ለራሱ ተበታትነናልና። በጣም የሚገርም ነገር ነው የልጅ ልጅነት ማለት በጣም የሚገርም እድሜ ነው። ሁሉን ነገር አታውቁም ብቻ መጫወት ነው ሀሳባችን መጫወት ነበር። የሆነ ነገር ነፃ ነበርን የሆነ ነገር። በቃ የሆነ የሚያስጨንቀን ነገር የለም። ስለ ስራ አናስብ ስለ ገንዘብ አናስብ ስለ ልብስ አናስብ። ስለ ጫማ አናስብ ስለ ምንም አናስብም። ብቻ ተጫውተን እንገባለን። ከዛም ምሳችንን በልተን ተመልሶ ወደ ጨዋታችን እንገባለን። አመት በዓል ከመጣ ልብስም ይገዙልናል ቤተሰቦቻችን። ከዛ ተመልሰን ደስ ብሎን አመት በዓሉን በደስታ ነው የምናሳልፈው። የነበርነው ያኔ። ይገርማል በጣም

እኔ እንኳን ቅመማ ቅመመጅም የበዛበት ምግብ አልወድም እነዚህ የተካበደ ምግብ ምናምን ከሆነ አልወድም ጣፋጭ የሆኑ ምግቦችንም አልወድም። የሆነ በቃ ቁጥን ያለ። ትንሽዬ ሽንኩርት ቲማቲም ገብቶበት ትንሽዬ የተቁላላ ወጥ አለ አይደል። የሆነ ጎመን ሊሆን ይችላል ሽሮም ሊሆን ይችላል። በርበሬም ሊሆን ይችላል። በቃ ብዙ ቅመም የገባበት ምናምን ከሆነ በጣም ነው የሚዘጋኝ። እንደዚህ አይነት ምግቦችን መብላት አልችልም እኔ። እኔ ምግብ ምበላው ምግብ በጣም በጣም በቃ የሚገባበትን ነገሮችን በጣም ውስን ናቸው። ሽንኩርት ቲማቲም ከዛ ቀይ ሽንኩርት ነው ሽንኩርቱ ሽንኩርቱ ቀይ ሽንኩርት ቲማቲም ከዛ ደግሞ ነጭ ሽንኩርት ሽሮ ከሆነ ሽሮ ቀይ ወጥ ከሆነ ቀይ ወጥ። እንቁላል ከሆነ አንዴ እንቁላል አስገባዋለሁ በቃ እንደዚህ አጠር ባለች መንገድ ነው የምሰራው እንጂ። ብዙ ቅማማ ቅማሞችን አደባልቄ ምናምን እንደዚህ ደስ ይላል እንደዚህ ይጠፍጣል ምናምን ይሄንን ነገር እኔ ላይ መጥቶ አይሰራም። እነዚህ በጣም የሚጠፉጡ ምግቦች በጣም ነው የሚያስጡልኝ። በቃ የሆነ በርግጥ ማር እወዳለሁ። ቢሆኑም ግን ኬክ መብላት አልወድም። ለምን? በቃ ኬክ በጣም ነው የሚጠፍጠው የሆነ ነገር አለውና። ማር በጣም ይጠፍታል ግን ደግሞ ኬክ በጣም እጠለዋለሁ። ለምን? እንደሆነ አላውቅም ግን በጣም ነው የምጠላው ኬክ

አዎ በመስመር ላይ ሙዚቃ እሰማለሁ ሙዚቃ መስማት እወዳለሁ። አንዳንዴ ያረጋጋኛል አንዳንዴ ያዝናናኛል አንዳንዴ ደግሞ መንገድ ላይ ሲሄድ በቃ እየሰማው መንገድ ላይ እሄዳለሁ ሙዚቃ በጣም አሪፍ ነገር ነው። በጣም እሰማለሁ በሙዚቃ ብዙ ነገር መግለጽ እንችላለን ፍቅራችን መግለጽ እንችላለን ስሜታችን መግለጽ እንችላለን ያለንበት ሁኔታ መግለጽ እንችላለን በሙዚቃ አርገን ያለንን ድብርት ለማሻሻል ልንጠቀምበት እንችላለን ከድብርት ሊያወጣን ይችላል ሊያጽናናን ይችላል። ሊያለቅስን ይችላል ብዙ ነገር ስሜቶችን ሊያመጣ ይችላል እና ሙዚቃን ማዳመጥ እወዳለሁ። የሚያጽናኑ ዘፈኖች አሉ በተለይ ደግሞ መዝሙሮች አሉ በጣም ነው የሚያጽናኑን እነዚህ መዝሙሮች። አንድ ሰው የሆነ ነገር ከሆነ እና መዝሙር ቢሰማ የሰማው መዝሙር ለራሱ ትልቅ ሀይል አለው ምክንያቱም የእግዚአብሔር ቃል ሀይል ስላለው በቃ እንደዚህ አይነቱ መዝሙሮችን በጣም ነው የሚያጽናኑን። ለመዝናናትም ደግሞ ሙዚቃዎች አሉ። ከፈለግን ከፈለግን ደግሞ በቃ የሆነ ነገር ተስፋ የመቁረጥ ስሜት ምናምን ከተሰማን ሙዚቃ ስምተን የምንሰማበት የምንመለስበት ጊዜ መዝሙር ሰምተን የምንሰ የምንመለስበት ጊዜም ሊኖር ይችላል

አዎ እሳት ማንደድ እችላለሁ። እሳት ማቀጣጠል እችላለሁ እሳትን አቀጣጥዬ በእንጨት ነው የማቀጣጥለው። ወይም ደግሞ በካርቶን ወይም ደግሞ በሻማ አድርጌ ነው የማቀጣጥለው። ከቃጣጠልኩት በኋላ። ከፈለኩ ወጥ እሰራበታለሁ። ከፈለኩ ለመ ብርድ ከሆነ ለመሞቅ እጠቀምበታለሁ። ሌሎች ሌሎች ስራዎችም ምግብ ለማብሰልም እንዲሁም ደግሞ እንጀራ ለመጋገርም እጠቀምበታለሁ። ከፈለኩ ማለት ነው እና እሳት ማንደድ። እንጨቶችን አጠራቅመን ከዛም ወደዚህም ከዛም ወደዚህም ብለን ሰብስበን እነሱ ነገሮችን አምጥተን ቶሎ እንዲቀጣጥልን ያግዝናል። እነዚህ ነገሮች ማለት ነው። እንዲሁም ደግሞ በእሳት ተጠቅመን ብዙ ብዙ ነገር ነው መስራት የምንችለው። አንዳንዴ ቤታችን ልናስቀምጠው እንችላለን። ብርድ ከሆነና በጣም ብርድ እንኳን የሆነ የበረዶ ቦታዎች ከሆኑ ቤታቸው ሁሌም እንጨትና እሳት አይለያይም። ማለቴ ሁሌም ቤታቸው ላይ አለ በቃ ግዴታ ነው በጣም ስለሚበርዳቸው። ይሄንን እሳት እንጨትን ምናምን ተጠቅሞ እያነደዱ እሳቸው ደግሞ ቤቱን እንዲሞቅ ያደርጋሉና እንደዚህ አይነት ነገሮችን ሌሎች ብዙ ጥቅሞችም አላቸው። እሳትም ማቀጣጠልም እችላለሁ

አዎንታዊ አስተያየት። እንዴ? አዎ አውቃለሁ አዎንታዊ የሆነ አስተያየት እቀበላለሁ። ሰው ሁሉም አስተያየት ይሰጣል ሁሉም በራሱ መንገድ አወንታዊ ነው ብሎ ነው ስለሚያስበው ሁሉም ሰው አስተያየት ይሰጣል። እኔ ያለብኝ ሀላፊነት እዚህ ጋር ምንድነው? እኔ የምቀበለው አዎንታዊ አስተሳሰብ እኔ የምቀበለውን የሰዎችን አስተያየት የትኛው መቀበል አለብኝና? የትኛው መቀበል እንደሌለብኝ ግን የኔ ተራ ነው የሚሆነው። የኔ ተራ ነው የሚሆነው እንደዚህ አድርጌ መቀበል እና ለመቀበል የኔ ተራ ነው የሚሆነው። እንዲሁም ደግሞ የምንፈልገውና የሚያስፈልገንን ነገሮችን ለይተን ማወቅ ለራሳችን ነው የሚጠቅመንና እና ሁሌም ሶ የራሱን የሆነ አስተያየት ይሰጣል። እኛ ደግሞ ለራሳችን የሚጠቅመን ለአእምሮ ጤንነታችንም የሚጠቅመን አንዳንድ ሀሳቦች አንዳንድ አስተያየቶች አሉ። ራስ ምታት የሚያስከትሉ በጣም ራሳችንን የሚያሳምሙ አስተያየቶች አሉና። እነዚህ አይነት አስተያየቶችን አለመቀበል ለእኛ የሚጠቅሙ አስተያየቶችን መጠቀም በቃ ይሄ ነው ዋና ነገሩ። እኛ እንደዚህ አድርገን በራሳችን መለየት አለብን። እኛ ለመስማት የተሰጠንን ጆሮ የተሰጠን ሀሳቡን ለመዝጋት ይቻላልና ይህንን ነገር መጠቀም አስፈለጊ ነው

እጅ መጨባበጥ ከጓደኛዬ ካልሆነ በስተቀር፤ ከሌላ ሰው አልወድም ጓደኛዬ ግን በጣም ስለምወዳት ከእሷ ጋር እጅ እጅ ለእጅ ተጨባብጠን እንሄዳለን እንዲሁም በማን በመንገድ ላይ ስንሄድ አብረን ስንውል አብረን ስንሰራ እጅ ለእጅ ተጫወተን እንሄዳለን ከሌላዎች ሰዎች ከሆኑ ግን አልወድም። ከመቀርበው ሰው ብቻ ነው። እንደዛ እናገር ማድረግ የምችለው፤ በጣም የመቀርበው ሰው ደግሞ እሷ ብቻ ነችና ከእሷ ብቻ ከእሷ ጋር ብቻ ነው እጄ ላይ እጅ ለጭባብጭ መሄድ የምትችለው ሌሎችም ልክ እንደዛ ነው፤ በቃ እሷ ብቻ እኔና እሷ ብቻ ነን እጅ ለእጅ ተጨባብጠን መሄድ የምንችለው። ሌላ ጓደኛ የለኝም፤ ሌሎች ሰዎችም እንደዛ ሆነን መሄድ አንችልም ምክንያቱም እኔና ሌሎች ሰዎች የሚያመሳስለን ባሪዎች በጣም ጥቂቶች ናቸውና እቺ ጓደኛዬ ግን በብዙ በብዙ ነገሮች እንመሰስላለን በብዙ ነገሮችም ስለምንተዋወቅ እኔና እሷ ብቻ ከሆነን ነው እንደዚህ ሆና መሄድ የምንችለው፤ እጅ ለእጅ መጨባበጥ ብዙ ደስ ባይልም እንኳን፤ እኔና እሷ ግን እናርገዋለን፤ እንደዛ ተጨባብጠን ምንም አይመስለንም መንገድ ላይም እንሄዳለን ካፌ ምናምን እንገባለን፤ የፈለግነውን ነገር ማድረግ እንችላለን ሁለታችን ሆነን ለዛ ነው እሷም ብቻ ነው የምወደው፤

በመንገድ ላይ ምግብ ትገዛለህ ምግብ እንግዲህ በመንገድ ላይ የሚገዛበት ሁኔታ አለ። በመንገድ ላይ የማይገዙ ምግቦችም አሉና እንደየምግብ ሁኔታ ምግብ በመንገድ ላይ ልንገዛችሁ የምንችሉ ምግብ መንገዶች። አንድም በጣም ቀላል የሆኑና በቀላሉ ይዘናችሁ እንንቀሳቀስ ሊሆን ይችላል ምግቦች ሊሆኑ ይችላሉ። ለምሳሌ እንደነ ቆሎ አይነት የምግብ አይነቶች እንደ ኮኪስ አይነት ምግቦች። እንዲሁ በቀላሉ የተመገብናቸውን ልንሄድ የምንችልባቸውን ምግቦች መንገድ ላይ ልንገዛ የምንችልበት ሁኔታ አለ። እና እነዚህ ምግቦች እንግዲህ በቀላሉ ልንበላችሁና በቀላሉ ያለምንም ማዘጋጃነት በቀላሉ ተዘጋጅቶ እናገኛችሁ የምንችልባችሁ ምግቦች ናቸው። እነዚህ ምግቦች እቺ ከፍተኛ ጥንቃቄ የሚፈልጉ የምግባዊነቶች ናቸው። ምክንያቱም አዘጋጅታቸው በጣም ጥራት ሊጠበቅበት የሚገባና አዘጋጅታችሁ ብቻም ሳይሆን አያያዝም ቢሆን ንጽህና ሊጠብቅ የሚፈልግ የምግብ አይነት ነው። ምክንያቱም መንገድ ላይ እንግዲህ ምግብ ስንገዛ በተለያየ ምክንያቶች ሊበከሉና ለተለያዩ በሽታዎች ሊዳረጉን የሚችሉበት መንገድ ሊኖር ስለሚችል። ስለዚህ ጥንቃቄ በማድረግ ምግቦችን መንገድ ላይ መግዛት እና መጠቀም የምንችልበት ሌላኛው መንገድ ነው። ይሄ እንግዲህ በበርካቶች የሀገራችን እና የአለማችን ክፍሎች ዘንድ ሰዎች ይጠቀሙበት እና እያከናወኑት ያለበት ሁኔታ ነው ያለው

ሰዎችን እንዴት? ታስተዋውቃለህ ሰዎችን ለማስተዋወቅ እንግዲህ ቅድሚያ ሰላምታ እንዲለዋወጡ የምናደርግበት መንገድ አለ። ሰላምታ ከተለዋወጡ በኋላ እንግዲህ ስማችሁን የሚታወቁበት መንገድ ይፈጠራል ስማችሁ ከተዋወቁ በኋላ። ከየት እንደመጡና የት እንዲኖሩ እንደሚችሉ ከዚህ በፊት የት ሲኖሩ እንደነበረ የራሳቸውን የግል ህይወት የሚነጋገሩበት ጊዜ ይሰጣል። በዚህ ጊዜ እንግዲህ ራሳቸውን በደንብ የሚያስተዋውቁበት እና ለወደፊት ያላቸውን የግል ስብእና ያላችሁን የግል ታሪክ ሁሉ ቁጭ ብለው በሰአት ሊያወሩ የሚችሉበት ሁኔታ ይፈጠራል። ከዚህ በተጨማሪ ሰዎች እንግዲህ ለማስተዋወቅ በጣም አስፈላጊ ከሚባሉት ጊዜያቶች መካከል እንግዲህ በዓላት አካባቢ ሊሆን ይችላል። የተለያዩ ፕሮግራሞች ሊሆን ይችላሉ። የተለያዩ ሰፊና መጠነ ሰፊ የሆኑ አጀንዳ በሚኖርበት ጊዜ ሰዎች ሊተዋወቁ የሚችሉበት መንገድ ይኖራል። እና በተለይ አብዛኛው ሰዎች ሊተዋወቁ የሚችሉበት የተለያዩ የደስታና የሀዘን ፕሮግራሞች ላይም ሰዎች የሚተዋወቁበትና የሚገናኙበት ሁኔታ አለ። በዚህ እንግዲህ በጣም ብዙ ሰዎች ይተዋወቃሉ ብዙ ሰዎች ብዙ ነገር ያደርጉበታል እና በዚህ ጊዜ። ሰፊና መጠነ ሰፊ የሆነ እገዛና እርዳታ የሚያደርጉበት ሁኔታ ነው ያለው

ስራህን ትወደዋለህ? ስራዬን በጣም እወደዋለሁ፣ አከብረዋለሁ። ምክንያቱም ስራችን ስንወደው፣ ስራችን ስናከብረው ከፍተኛ የውነት ተጠቃሚነቱ ለእኛ ነው እና ለእኛ ብቻም አይደለም። እንግዲህ ስራችንን ወደድን ማለት ስራችንን በአግባቡ እንሰራለን ማለት ነው፣ እና ስራችንን ስንወድ ስራችንን በአግባቡ እንሰራለን። ከዛ መጨረሻ ላይ ደግሞ አጥጋቢና ጥሩ የሆነ ውጤት እንድንሰራና እንድናገኝ ያደርገናል። ስለዚህ ከሁሉም በላይ ስራዎቻችንን መውደድ አለብን። ስራዎቻችንን ማፍቀር አለብን፣ ስራዎቻችንን ትኩረት መስጠት መቻል አለብን እና ስራዎቻችን ትኩረት ስንሰጥና በአግባቡ ስንሰራ ደግሞ የተሻለ አገልግሎት እንሰጣለን። የተሻለ አገልግሎት ስንሰጥ ደግሞ የደንበኛ እርካታን እንጨምራለን። የደንበኛ እርካታ ሲኖር ደግሞ በርካታ ደንበኞች ወደ ተቋማችን እና ወደየ ስራ ቦታዎቻችን ይመጣሉ። እንደዛ ሲሆን ደግሞ የደንበኛ እርካታን ካገኘን ደግሞ ከፍተኛ የሆነ የኢኮኖሚና ከፍተኛ የሆነ የስራ እድገት ሊኖር የሚችልበት ሁኔታ ይኖራልና ስለዚህ የስራ ፍቅርም ሊኖርም ይገባል። ስራ ፍቅር ማለት ቀላል የሚባል አይደለም። ከፍተኛ የሆነ ትኩረት የሚፈልግ ስራ ነው። በዚህ እንግዲህ ሰዎች በጣም በርከታ የሆኑ አገልግሎቶችን ማግኘት እና ማጣት የሚችልበት ሁኔታም ሊኖር ይችላል። ስለዚህ ሁሉም ሰው ትኩረት አድርጎ መስራት አለበት በዚህ ጉዳይ ላይ እና እኔም በዚህ በኩል በርትቼና ጠንክሬ ልሰራበት የሚችል ሁኔታ ነው ያለው።

ስንት ብርድ ልብስ ትለብሳለህ? ብርድ ልብስ እንግዲህ እንደየ አየር ሁኔታው የተለያየ ሊሆን ይችላል እና በጣም ቀዝቃዛ የአየር ሁኔታ ባለበት ሰዓት ምን ልናደርግ እንችላለን? በጣም ብዙ ልብሶችን ልንለብስ እንችላለን ምክንያቱም ቅዝቃዜ በሆነበት ጊዜ ተጨማሪ የልብስ መጠን እንጨምርበት የምንችልበት ሁኔታ ይኖራል። ከዚህ ባሻገር እንግዲህ ከፍተኛ የሆነ ቅዝቃዜ ባለበት ወቅት ሁለት እና ሶስት ብርድ ልብሶች ልንለብስ የምንችልበት ሁኔታ ይኖራል። እና ለዚህ ለብርድ ልብስ ለመጨመር እና መቀነስ ዋና ምክንያት የመሆኑ አንድም የአየር ሁኔታና የአካባቢ ሁኔታ የሚወስነው ይሆናል። የአየር ሁኔታ በጣም ቀዝቃዛ ከሆነ በጣም ብዙ ብርድ ልብሶችን መልበስ ይጠበቅብናል በጣም መቋታማ ከሆነ ደግሞ አንድና ቀለል ያለ ብርድ ልብስ ለብሰን የምንተኛበት ሁኔታ የሚፈጠርበት ይሆናል። እና ከዚህም በተጨማሪ እንግዲህ በአለማችን በጣም በጣም ከፍተኛ ቅዝቃዜ ያለበት ወደ ሰሜናዊ የሀገሪቱ ክፍል እና ወደ አንታርቲካ ከሚባለው አካባቢ ደግሞ በጣም ከፍተኛ ቅዝቃዜ ያለበትና እጅግ ለኑሮ ከባድ ከሆኑ ሀገራት መካከል አንዱ በዚህ አካባቢ ከፍተኛ የሆነ ቅዝቃዜ በመኖሩ መጠን ሁለት እና ሶስት ብር ልብሶችን የምንጠቀምበት ሁኔታ ይኖራል። እና እኔም ባለሁበት አካባቢ እንግዲህ የአየር ሁኔታው በጣም መጠነኛ የአየር ሁኔታ ስላለ አንድ ብርድ ልብስ ብቻ የምጠቀምበት ሁኔታ ነው ያለው

ቤተሰብ ምን ያህል ጊዜ ይሰበሰባል? ቤተሰብ በተለያየ ጊዜ የተለያየ ስብሰባዎች ሊያከናውን የሚችልበት ሁኔታ አለ። ለምን? የተለያየ ጊዜ የተለያየ አጀንዳዎች ይኖራሉ። የአጭር ጊዜ አጀንዳ ሊኖር ይችላል የረጅም ጊዜ አጀንዳዎች ሊኖሩ ይችላሉ። እነዚህ አጀንዳዎች እንግዲህ ጊዜ የሚፈልጉና ጊዜ የማይፈልጉ አጀንዳዎች ሊኖሩ ስለሚችሉ እንደየ ፕሮግራማችን እንደየ እቅዳችን መሰረት ስብሰባችን በዛ ልክ ሊሄድ የሚችሉበት ሁኔታ ይኖራል። እና ስለዚህ ምን ማድረግ መቻል አለብን። በጣም አስቸኳይ የሆኑ አጀንዳዎች እና ሀሳቦች ሲኖሩ አስቸኳይ ስብሰባ ሊከናወኑ ይችላሉ። እና ስለዚህ በወር አትሊስት በትንሹ ሶስት ጊዜ ስብሰባ መከናወን መቻል አለበት። በወር መጀመሪያ በየአሥራ አምስተኛው ቀን እና በወር መጨረሻ ላይ በወር ሶስት ጊዜ ስብሰባዎች ቢከናወኑ ተገቢ የሆነና ተመጣጣኝ የሆነ ስራን ለማግኘት ይጠቅመናል። እና በዚህ ጥቅም ላይ እንግዲህ በርካታ ነገሮችን ማግኘት የሚችልበት ሁኔታ ይኖራል። እና ሁሉም ሰው እንግዲህ በቤተሰብ ላይ ያሉ የስብሰባ ጊዜዎችን በአግባቡ መጠቀምና በአግባቡ መምራት ያስፈልጋል። ቤተሰብ ሲባል እንግዲህ በጣም ቀላል የሚባል አይደለም ትልቅ የሆነ ሀላፊነት የሚፈልግና ትልቅ የሆነ የአስተዳደራዊ ስራ የሚፈልግ ጉዳይ ስለሆነ ሁሉም ሰው ትኩረት ሰጦ መስራትና ማስተዳደር የሚጠበቅበት ጉዳይ ነው። ይሄ እንግዲህ በበርካቶች እንግዲህ በቤተሰብ ውስጥ ከፍተኛ ክፍተት ከሚፈጠሩት ምክንያቶች መካከል ቤተሰብም በስርዓት የማስደንደር ድክመት ሲሞር። በጣም ከፍተኛ የሆነ ሰጣ ገባዎች እና አለመግባባቶች እንዲሁም ውጥረቶች እንዲፈጠሩ የሚችሉበት ሁኔታ አለና። ስለዚህ ቤተሰቦቻችን በአግባቡ እየሰበሰቡን የተለያዩ አጀንዳዎችን ትኩረት አድርጉ እርማት በመስጠት ስራን ማከናወን የምንችልበት ሁኔታ ነው ያለው። እና በዚህ ልክ ነው እንግዲህ

ቃልህን ትጠብቃለህ ቃልም ቃልህን ያው ግዴታ መጠበቅ ያስፈልጋል ምክንያቱም ቃላችን ካልጠበቅንና በሰዎች ዘንድ ተቀባይነት በሰዎች ዘንድ ያለን እምነት ሁሉ ይበላሻልና ቃላችን መጠበቅ ግዴታ ለምን ቃል ስንጠብቅ ነው። እንግዲህ ሰዎች እምነት ሰጠው የተለያዩ ትዕዛዞችን የሚያዝኑ የተለያዩ ስራዎችን የሚያሰሩን ቃል ግዴታ መጠበቅ ያስፈልጋል ቃላችንን ካልጠበቅን እንግዲህ በማህበረሰቡ ዘንድ በአጠቃላይ በአለማችን ዘንድ ገለልተኛነትን ሊፈጥር የሚችል ጉዳይ ነው። ሁሉም ሰው እንግዲህ ቃልን መጠበቅ መቻል አለበት። ቃላችን ጠብቀን እንግዲህ የተለያዩ ስራዎችን የተለያዩ ተግባራትን መፈጸም ይጠበቅብናል እንደዛ ካልሆነ እንግዲህ በቃልአችን መሰረት ነገሮች ማከናወን ስላለብን ቃላችን ግዴታ መጠበቅ ይኖርብናል። ስለዚህ የቃልን ትርጉም ሁሉም ሰው መረዳት መቻል አለበት። ቃል መጠበቅ ምን ያህል ትርጉም እንዳለው ምን ያህል ጠቀሜታ እንዳለውና በማህበረሰቡ ዘንድ ምን ያህል ተቀባይነት እንዳለው ሁሉም ሰው እውቅና ኑሮት ስለ ቃል መጠበቅ ትርጉምና ምንነት አስፈላጊነት እና የት ቦታ ሊያደርሰን ይችላል የሚለውን እያንዳንዱን መረጃ ማወቅና መጠቀም አለበት

በየትኛውም መተግበሪያ መልእክትን ትልካለህ እንግዲህ ብዙ ጊዜ የምልከው የመተግበሪያ አይነት ቴሌግራም የምንለው ነው። ቴሌግራም እንግዲህ በርካታ ስራዎችን በአጭር ጊዜ ውስጥ የምናከናውንበት መተግበሪያ ነው። በዚህ መተግበሪያ እንግዲህ መልእክቶችን የምናስተላልፍበት አንደኛው መተግበሪያ ቢሆን ለመልእክቶች ብቻ ሳይሆን ለተለያዩ አግድሎች ልንጠቀምበት የምንችልበት መተግበሪያ ነው። ከዚህ በተጨማሪ እንግዲህ ሌሎች መተግበሪያዎችም አሉ። መልእክቶችን የምናስተላልፍበት እንደ ዋትሳፕ ኢሞ ሜሴንጀር አሉ። እና እነዚህ ፌስቡክ ላይም እና የምንልካችሁ የተለያዩ መተግበሪያዎች አሉ። እነዚህ መተግበሪያዎች በርካታ ስራዎችን በቀላሉ እንድንሰራና የተለያዩ መልእክቶችን እየላክነህ ብዙ ስራዎችን እንድናከናውን ከሚያግዘን መካከል አንዱ ነው። በዚህ ሁኔታ ውስጥ እንግዲህ ብዙ ሰዎች መልእክቶቻቸውን በአጭር እና በረጅም መልኩ ጽፈው የሚያደርሱበት ሁኔታ አለ። የተለያዩ የቪዲዮ የኢሜጅ የጽሁፍ የተለያዩ መልእክቶችን ማስተላለፍ የሚችሉበት መንገድ ነው። ይሄ መንገድ እንግዲህ በቴክኖሎጂው ያመረታቸውና ያዘጋጃቸው መተግበሪያዎችን በመጠቀም በርካታ ስራዎችን ማከናወን እየቻሉ ይገኛል

የምትወደውን ሽታ ምንድነው? እንግዲህ ሽታ ጥሩ ማዛ ያለው ሽታ እንግዲህ ጥሩ የሆነ ለሰውነታችን በጣም ጥሩ የሆነ ስሜት ሊሰጠን ከሚችሉ ሽታዎች መካከል ጥሩ ማዕዛ ያላቸው ሽታዎች ናቸው። እነዚህ ሽታዎች እንግዲህ በጣም ለስሜት ሀዋሶቻችን እና ለተለያዩ የሲል መነቃቃት ትልቅ እና አስፈላጊ ሆኖ ስላገኘሁት በዚህ ላይ ትኩረት አድርጌ የምጠቀመው ሁኔታ ይኖራል። እና ስለዚህ እነዚህ ሽታዎች እንግዲህ ብዙ ጊዜ በተፈጥሮ የምናገኛቸው ከአበባ እንዲሁም በሰው ዘራጭ ደግሞ የተለያዩ ኬሚካሎች ተዘጋጅቶ እንደ ሽታነት እንደ ሽቶነት የምንጠቀማችሁ ሽታዎች አሉ። እንደዚህ ሽታዎች እንግዲህ ለሰውነቶቻችን ትልቅ ትርጉም ያላችሁ ትልቅ መንስኤ ያላችሁ ትልቅ ደስታን እና እርካታን ሊሰጡን ከሚችሉ መንገዶች እነዚህን ይመስላሉ። ሌላኛው የመጥፎ ሽታዎችን በዚህ በኩል ደግሞ ከፍተኛ የሆነ ጉዳት እያደረሱ የሚገኙበት ቤት አለ። መጥፎ ሽታዎች እንግዲህ ለተለያዩ በሽታዎች ለተለያዩ ያላረጅክ በሽታዎች ሊዳረጉን ስለሚችሉ እነዚህ መጥፎ ሽታዎችን ደግሞ በሌላ ጎን ማስለቀቅና ማራቅ ይጠበቅብና

የድርጅቱን በህል ትወደዋለህ? አዎ ወደዋለሁ ምክንያቱም የድርጅት ባህል ስናከብር የድርጅቱን ባህል ስንቀበል በድርጅቱ ባህል መሰረት ስንመራ እንግዲህ ከድርጅቱ ጋር ያለን ግንኙነት ጠንካራና ጥሩ የሆነ እንደሆነ እያሳያና ስለዚህ ድርጅቱን በደንብ ማክበር አለብን ድርጅቱን መከታተል አለብን ስለ ድርጅቱ ምንነት እውቅና በደንብ ግንዛቤ እንዲኖረን ያግዘናል እና የድርጅቱ ባህል ስናከብር እንግዲህ ከድርጅቱ ጋር ያለን ጠንካራና ትስስር የሚያስረዳን ነገር ይኖራል እና ድርጅቱን እጅግ ወሰኝ ሚና አለው። ብዬ የማስብበት እስከሆነ ድረስ የድርጅት ማንም ሰው ቢሆን የድርጅቱን ይምናይ የሚሰራበትን ተቋም በከፍተኛ ደረጃ ማክበር እና መከታተል ይኖርበታል። በዚህ ጉዳይ እንግዲህ ከፍተኛ ጥቅም ካላችሁ መካከል አንድን ባህልን መውደድ ማክበር እና መከተል ነው እና እኔም የድርጅቴን ባህል በከፍተኛ ሁኔታ አከብራለሁ እቀበላለሁ። በዛ ልክ ደግሞ ለሚከናወኑ ባህላዊና መንፈሳዊ ፕሮግራሞች ሁሉ የበኩሌን አስተዋጽኦ የማደርግበት ሁኔታ አለ። ስለዚህ ድርጅታችን እንግዲህ በዚህ ልክ ካከበርን የሌሎች ድርጅቶችንም ቢሆን ማክበር እና ሌሎችም ድርጅቶቻቸውን እንዴት ማክበር እና እንዴት መስራት እንዳለባቸው ግንዛቤ መስጠትም አስፈላጊዎች ስለሆነ ለሁሉም ሰው የግንዛቤ ማስጨበጫ መስጠትም በጣም ጠቃሚ ነው

የምሳ እረፍት ምን ያህል ጊዜው? የምሳ እረፍት እንግዲህ በጣም ሰፊ የጊዜ ሰሌዳዬም የሚሰጠው ስላልሆነ በሁሉም ዘንድ እንግዲህ የምሳ ሰዓት በጣም አጭር እና በጣም ትንሽዬ ጊዜ ናት። እቺም ልትሆን የምትችለው አንድ ሰዓት ተኩል ናት እና የምሳ ሰዓት የምንለው እንግዲህ ከስድስት ሰዓት እስከ ሰባት ሰዓት ተኩል ያለቺው የጊዜ ሰሌዳ ነች በዚች የጊዜ ሰሌዳ እንግዲህ ምሳዎቻችን በልተን የተለያዩ ቡናና የውሃ አገልግሎት ተጠቅመን ወደ ስራ የምንመለስበት ከስድስት ሰዓት እስከ ሰባት ሰዓት ተኩል ያለችው አንድ ሰዓት ተኩል ጊዜ ናት እና በዚች ጊዜ እንግዲህ የተለያየ ስነ አእምሮ መዝናኛዎችን የተለያዩ እረፍቶችን እና የተለያዩ የምግብ አገልግሎቶችን አግኝተን ወደ ስራ የምንመለስበት የጊዜ ሰሌዳችን ናት። ይቺን ጊዜ እንግዲህ በአግባቡ ተጠቅመን፣ እረፍት አድርገን ወደ ስራዬ የምንመለስበት የጊዜ አማራጭ ነች እና ሁሉም ሰው በዚች ጊዜ ውስጥ እንግዲህ የተለያዩ ስራዎችን የሚሰራበት፣ ሳይንት ላይ መዝናኞችን ተዝናንቶ የተለያዩ ሪክሬሽንመንቶች ውስጥ ገብቶ ወደ ስራ የሚመለስበት የጊዜ ስሌዳ ነች። አንድ ሰዓት እኩል እንግዲህ ያው እንግዲህ ብዙም ሌላ ቦታ ሄዶ ምዝናናት የማይቻልበት ቦታ ቢሆንም ከዛው ከስራ ቦታ ግን የተለያዩ እንቅስቃሴዎችን አድርጎ የምንገባበት ይሄ ጊዜ ሁኔታ

ለሌሎች ማስተማር ትችላለህ አዎ ይቻላል እንግዲህ ትምህርት ሲባል ብዙ ትርጉም ያለው ነው። እና ፕሮግራም የሆነ የትምህርት አይነቶች አሉ ፕሮግራም ያልሆኑ የትምህርት አይነቶች ሊኖሩ ይችላሉ። እና ሁሉም ሰው የተለያየ ትምህርት የማስተማሪያ ዘዴዎች አሉ በፕሮግራም የምናስተምራቸው ፎርማል የምንላቸው የትምህርት መንገዶች አሉ። ሌሎችም እንዲሁም ኢንፎርማል የምንላቸው የትምህርት ማስተማሪያ መንገዶች አሉ። እና ፎርማል ማለት እንግዲህ የራሱ የጊዜ ገደብ ተቀምጦለት በፕሮግራም ተዘጋጅቶ ትምህርት የምንሰጠው የማስተማር ዘዴ ፎርማል ብለን የምንጠራው የማስተማር ዘዴ አለ። ሌላኛው ደግሞ ኢንፎርማል ብለን የምንጠራው የትምህርት ማስተማሪያ ዘዴዎች ደግሞ በሌሎች የህይወት ተሞክሮዎች በሄድንበት በተጓዝንበት በዋልንበት ባደርንበት አጋጣሚዎች ሁሉ የምንሰጠው የትምህርት አይነት። ሌላኛው የትምህርት መስጫ መንገድ ነው። እንግዲህ ሌሎች ማስተማሪያ መንገዶችም አሉ ግን ዋናው አላማችንም ምንድነው ሌሎችን ማስተማር ትችላለህ የሚለው አዎ እችላለሁ። እንግዲህ ከሁለቱ የማስተማሪያ ማንገዶች መካከል ብዙም ጊዜ ግን ፎርማል ያልሆነውን የትምህርት ማስተማሪያ መንገዶችን አብዛኛው ሰው የሚጠቀምበትና የሚያስተምርበት ሆኖ አግኝቼዋለሁ። በዚህም እንግዲህ እኔም አስተምራለሁ ብዙ ሰዎችን እያስተማሩበት የሚገኙበት ሁኔታ ነው ያለው

የእቃ ቁጥጥር ታደርጋለህ አወር አደርጋለሁ የቃ ቁጥጥር ስናደርግ እንግዲህ በርካታ አጠቃሚታዎች አሉን ምክንያቱም የእቃ ቁጥር ማለት ቀላል አይደለም እና የእቃ ቁጥሮችን ስንቆጣጠር እንግዲህ የተሰበረ የትኛውን የጠፋ የትኛው ነው አገልግሎት እየሰጠ ያለ የትኛው እቃ ነው? እያንዳንዱን እቃ የተለያየ ሌብል አድርገን ማስቀመጥ እና ለጥገና የሚያስፈልጉ እቃዎችንም ለጥገና የሚያስፈልጉ እቃዎች ለጥገና የማያገለግሉ እቃዎች ደግሞ ለስራ ላይ የሚውሉ እቃዎች የብቻ ብሎ ማስቀመጥና ቁጥጥር ማድረግ የተቫለ ነው። ምክንያቱም የእቃ ቁጥጥር ከሌለ ስራዎቻችን በአግባቡ እንድንሰራ ስለማግዘን የቃው ቁጥር ከፍተኛ የሆነ ቁጥር ማድረግ መቻል አለብን። ምክንያቱም የጠፋ ካለ ግዢ እንዲፈጸም ወይም ደግሞ የተሰበረ ካለ ደግሞ ጥገና እንዲከናወንለት እና እንደ የአገልግሎታችን የተለያየ ስራዎች እንዲሰራ ስለሚያግዘን። የእቃ ቁጥጥር ማድረጉን በጣም ከፍተኛ የሆነ ጠቀሚታ ስላለው ሁሉም ሰውዬ የእቃ ቁጥጥር በማድረግ መዝገቦችን አዘጋጅቶ ክትትልና ቁጥጥር ማድረግ ይጠበቅበታል

የፀሀይ መውጣትን ታያለህ? አያለሁ እከታተላለው የፀሀይ መውጣት እንግዲህ በውት ከሚጠበቁ የተፈጥሮ ስታዋች መካከል አንድም የፀሀይ መውጣት ነውና የፀሀይ መውጣት እጅግ በውጉት እና በፍቅር የምንጠብቃት ሁኔታ ነው። ያለው ስለዚህ የፀሀይ መውጣት እንከታተላለን እንጎበኛለን በጣም ወስጥ ከሚባሉ የተፈጥሮ ስጦታዎች መካከል የፀሀይ መውጣት ነች። እና ፀሀይ መውጣት ብዙ ሰው በጣም ይጠብቃታል ይከታታታል ይፈልጋታል እና እኔም እንዲሁ ይጠብቃታል እፈልጋታለሁ

በትምህርት ቤት የምትወደው ትምህርት ምን ነበር? የተለያዩ ትምህርቶች ተምረናል ብዙ ኮርሶችን ወስደናል። እነዚህም በርካታ የህይወት ተሞክሮዎችን ያሳለፍንባቸው ትምህርቶች አሉ። ከእነዚህ መካከል የቋንቋ ትምህርቶች እንግሊዘኛ አለ የተለያዩ የታሪክ ማመን ትምህርቶች አሉ። የተለያዩ የሰር ትምህርቶች አሉ እነዚህ ትምህርቶች እንግዲህ በርካታ ነገሮችን አስተምረውና በርካታ ነገሮችን ሰጥተውና እና ከእነዚህ ውስጥ በጣም ከፍተኛውን ድርሻ እየሞስደው ግን የአካባቢ ሳይንስ ትምህርት እና አካባቢ ሳይንስ ማለት ነው። ተፈጥሮን እንዴት እንደሆነች ህይወት ምን ማለት እንደሆነች እንዳትደዋም ይሆን በደንብ ማብራሪያ ሊሰጠን ከሚችሉ መንገዶች መካከል አንደኛው። በትምህርት ቤት የምንወደው የትምህርት አይነት አካባቢ ሳይንስ ነው። አካባቢ ሳይንስ በጣም በበርካታ ዘንዶች ተቀባይነትና አገልግሎት

ማታ ከስራ በኋላ ምን ታደርጋለህ? ከስራ በኋላ እንግዲህ የተለያዩ ስራዎች ልንሰራ የምንችልባቸው ሁኔታዎች ይኖራሉ ከእነዚህ መካከል እንግዲህ በቤት ውስጥ የሚሰሩ የስራ አይነቶች አሉ። የተለያዩ የምግብ ዝግጅት ውስጥ እናዘጋጅ የተለያዩ ስፖርታዊ እንቅስቃሴዎችን ልናደርግ እንችላለን። የተለያዩ የስልክ ጥሬዎች ልናካው እንችላለን። የተለያዩ የኦንላይን ስራዎች ልንሰራ እንችላለን እና በቤት ውስጥ እንግዲህ በርካታ ስራዎች ሊኖሩ ይችላሉ። ከእነዚህም መካከል እንግዲህ በጣም አስፈላጊ ከሚባሉ ስራዎች መካከል እንግዲህ ምግብ የማዘጋጀት ሊሆኑ ይችላል። የተለያዩ ጥናቶችን ማጥናት ማንበብ እና የተለያዩ እቅዶችንም በዛ ልክ ማዘጋጀት የሚጠበቅብን ሁኔታ ይኖራል። ሁሉም ሰው እንግዲህ በየቤቱ የተለያየ ስራ አሰራር ይኖራል የተለያየ አገልግሎቶች ይኖራሉ የተለያየ አጀንዳዎች ይኖራሉ። እንደየስራችን እንደየአገልግሎታችን ደግሞ የተለያየ ጊዜ እና የተለያየ ሁኔታ ውስጥ እንገኝበታለን

ሰዎችን በአይነት እመለከታለሁ አሁን እመለከታለሁ እንግዲህ ሰዎችን ማየት ስንፈልግ ምንድነው ማድረግ ያለብን በአይናችን መመልከት ያለብህ እና ሌላ የማያ መንገድ ሊኖረን ስለማይችል። ሰዎች እንግዲህ በአይን ግዴታ መመልከት ይጠበቅብናል ሌላ አመራጮችም ስላሉልን ማሉ ስለዚህ በአይኖቻችን ሰዎችን መመልከት እና ትኩረት መሳብ የምንችልበት መንገድ አለ። እነዚህን እንግዲህ ሰዎችን ስንመለከት አምለካከታችንም ቢሆን የመጠነኛና የተ ተመጣጣኝ መሆን መቻል አለብህ። ለምን አንዳንድ ሰዎች ይመለከቱ እንግዲህ ትኩረት አድርጎ በጣም ፍጥጥ አድርጎኝ የሚያውቁኝ ይሄ ደግሞ እጅግ ልዩና ሌላ ቁጣን ሊፈጥር የሚችል ያመለካከት አይነት ስለሆነ ሰዎችን በአይን ስንመለከት። ትትናን በተላበሰና ያው ራስን ዝቅ በማድረግ ሊሆን ይገባል። እና አመለካከታችንና አታያችን እንግዲህ የራሱ የሆነ ደረጃ አለው። ደረጃውን በጠበቀ መልኩ ሰዎችን ማየት ይጠበቅብናል እና ሰዎችን እንግዲህ ስንመለከት በደንብ ትኩረት አድርገን ማየት አለብን። ጥሩ ግንዛቤ እና ጥሩ ነው የአመለካከት ሁኔታ ውስጥ ሆነን ብናያችሁ የተሻለ ጥሩ የሚኖረው

አዳዲስ የስራ ግንኙነቶች ትፈጥራለህ አዎ እፈጥራለሁ አዳዲስ ስራ ግንኙነቶች እንግዲህ በጣም ብዙ አይነት አሉ እነዛን የስራ ግንኙነቶችን አጠናክረው መቀጠል እና ብዙ ስራዎችን መስራት የሚቻልበት ሁኔታ አለ እነዚህን እንግዲህ በደንብ ትኩረት አድርጉ፤ በሰራንበት ጊዜያቶች እንግዲህ በርካታ ጥቅሞች የምናገኝበት ሁኔታ ስላለ ስለዚህ አዳዲስ የስራ ግንኙነቶች ላይ መፍጠር እና ለራሳችን እና ለሌላ ዜጎችም ቢሆን ጠቃሚ የሆኑ የስራ እድሎችን በመፍጠር አካባቢያችንን ማህበረሰባችንን መጥቀም የምንችልበት ሁኔታ ይኖራል። እና ስለዚህ ሁሉም ሰው ለአዲስ ግኝት ትኩረት አድርጎ በመስራት ጠቃሚ የሆኑ ነገሮችን ማበርከት የምችልበት ትልቁ መሳሪያ ነው።

ገመድ መጠቀም ታውቃለህ አውቃለሁ እንግዲህ ገመድ ከተለያዩ ነገሮች ሊዘጋጅ የሚችልበት መንገድ እንዳለ ሁሉ እንደየአገልግሎቱ ደግሞ ጥንካሬያቸውን በዛ ልክ የተወሰነ ነው። እና ከገመድ እንግዲህ በጣም ጥንካሬ ያላቸው እና በጣም ደግሞ ጥንካሬ የሌላችሁ የገመድ አይነቶች አሉ እና እንደየ አገግሎታቸው እንግዳ አተቃቀማችንም ቢሆን። በዛ ልክ የተወሰነ ይሆናል እና ገመድ እንግዲህ በቀላሉ ለማዘጋጀት የሚቻልበት አለ በባህላዊ መልኩ የሚዘጋጁ ናቸው። አብዛኞቹም ከዛም አልፎ እንግዲህ በዘመናዊ መልኩ የሚዘጋጁ የሚችሉበት እና ጥንካሬያቸው ደግሞ በጣም አስተማማኝ የሚሆንበት የገመድ አዘጋጅቶች አሉ። እነዚህ ገመዶች እንግዲህ ከአጠቃቀማችን እና ከአሰራራችን አንፃር እንግዲህ ለብዙ ግልጋሎት እንዲሰጡ እየተደረጎ የሚዘጋጅበት ሁኔታ ይኖራል

ቅሬታዎችን እንዴት ታስተናግዳለህ? ቅሬታዎችን እንግዲህ በተለያየ መልኩ ልናስስተናግድ የምንችልበት ሁኔታ አለ እነዚህም ቅሬታዎች አፈታት ዘዴ። ራሱን የቻለ ጥናት የሚፈልግ ራሱን የቻለ ትርጉም ያለውና የተለያየ ባለሙያዎች ሊኖሩበት የሚገባ የቅሬታ አፍታት ዘዴዎች አሉ። እና ቅሬታዎች ስናስተናግድ እንግዲህ የቅሬታ መንስኤዎች ምንድን ናቸው ቅሬታዎች በምን መልኩ የመጡ ናቸው? በሚለው ተንተርሰን ትኩረት በማድረግ የተለያዩ ይቅሬታ መፍቻ ዘዴዎችንም ጥናት በማድረግና በመመርመር የቅሬታዎችን በሰላማዊ መልኩ መፍታት የምንችልበት መንገድ አለ። እና እነዚህ መንገዶች እንግዲህ ብዙውን ጊዜ በሳይንሳዊ እና በአላማዊ ወይም ደግሞ በመንፈሳዊ ሁኔታ ይቅሬታ አፈታት ዘዴዎች ስላሉ ከነዛ ተንተረሰን ነገሮችን በጥንቃቄና ትኩረት በሚሰጥ መልኩ ቅሬታዎችን መፍታት ይጠበቅብናል። ማለት ነው

መዘመር ትወዳለህ? በጣም እወዳለሁ። መዝሙር እንግዲህ በተለያዩ የእምነት አይነቶች ውስጥ የተለያየ መዝሙሮች አሉ እና እንደየመዝሙራቱ ደግሞ እንደየእምነቱ የተለያየ መዝሙር እንዳለ ሁሉ ሰውን በየእምነቱ የተለያየ መዝሙርን አዘጋጅቶ እየዘመረና እያመሰገነ የሚገኝበት ሁኔታ አለ። እኔም በእምነቴ የራሴን መዝሙር አመሰግንበታለሁ ዝምርበታለሁ እና። ይሄ መዝሙር እንግዲህ ምን ይጠቅማል? ብለን ስናስብ እንግዲህ ስነ አእምሮአችን እጅግ በጥሩ መንፈስ እንዲታነጽ እና በርካታ የስነ አእምሮና መንፈሳዊ አገልጋዮች ውስጥ እንድንገባ ያግዝናል። ከዚህም ባሻገርን ጊዜ መልካም ስራዎችን እና የተለያዩ የነፍስ ስራዎችን እንድንሰራ መንፈሳዊ ጥንካሬን የሚሰጠን ሌላኛው ትርጉም ነው። መዝሙር እንግዲህ በጣም ትልቅ ቦታ ሊሰጠውና ትልቅ አገልግሎት ላይ የሚዘመር የዝማሬ አይነት ነው

በገበያ ዋጋ መደራደር ትችላለህ? አዎ እችላለሁ። ለምን በገበያ ዋጋዎችን ካልተደራደርን እንግዲህ ገንዘቦቻችን ልናጣ የምንችልበት መንገድ አለ። እና ገዢም ሻጭም ተገናንተው እንግዲህ ስለ ዋጋው ምንነት መነጋገር እና ስለ ዋጋው ጥራት መጀመሪያ ታይቶ የዋጋው ምንነት ስንት እንደሆነ ይለካል። ይገመታል በዛ ጥራት መሰረት እንግዲህ ዋጋ ይነገረዋል በዛ መሰረት ይነጋገራሉ ይደራደራሉ ምክንያቱም ዋጋ ካልተደራደረን እንግዲህ በርካታ ገንዘቦችን ያለምንም ጥቅም ልናጣ የምንችልበት መንገድ ስለሆነ። ስለዚህ ገበያ ላይ ምን ማድረግ መቻል አለብን የዋጋ መደራደሮች ላይ ትኩረት ማድረግ መቻል አለብን። እና አንዳንድ ነጋዴዎች በገንዘብ ላይ በጣም የሚያጭበረብሩና በርካታ ገንዘቦችን በትንሽ እቃ የሚጠይቁ ትላሉ ትኩረት አድርጎ መደራደር እና መገበያየት የሚያስፈልግበት ሁኔታ ስለሆነ። እኔም በዚህ ጉዳይ ላይ በገበያ ላይ ዋጋ ተደራድሬና ጥራት ባለው መልኩ ጥራትን መሰረት በማድረግ የምከራከርበትና የምደራደርበት ሁኔታ ነው ያለው

የቴክኖሎጂ ችግር ሲያጋጥመን ታደርጋለህ እንግዲህ ቴክኖሎጂ ከሰር የታችሁ እንግዲህ በተጨማሪ ምን አለ? ሊበላሹ የሚችሉባቸው የተለዋዩ ምክንያቶች አሉ። እነዚህ ምክንያቶች እንግዲህ ቴክኖሎጂ ልጆቻችን ሊያበላሹብን እና ወደተለያየ አገልግሎት እንዳይሰማ ነው ሊያደርጉብን ምክንያቶች መካኒክ ብዙ ናቸው እና እነዚህ ችግሮች ጊዜ ሲገጥምን ምልናደርግ እንችላለን ብለን ስናስብም። የተለያዩ ኢንተርኔትን በመጠቀም የተለያዩ መተግበሪያዎች ላይ ተሻበ ማድረግ መመርመር እና ጥናት ማድረግ ይጠበቅብናል። እነዚህ አድርገን ምንም መፍትሄ ከለለ ደግሞ ከባለሙያዎች ጋር በመውሰድ በባለሙያዎች እንዲፈታና የመፍትሄ እልባት እንዲያገኝ። የምናደርግበት ሌላኛው መንገድ አለና ቴክኖሎጂ እንግዲህ በጣም ከፍተኛውን ችግር የሚቀርፍልን ዋናኛ መሳሪያ ከመሆኑ ባሻገር እንግዲህ ችግር ሲገጥመው እንግዲህ በባለሙያዎች መፍትሄ እንዲያገኝ የሚደረግበት ሌላኛው መንገድ ነው። ከዚህ በተረፈ ደግሞ እንግዲህ ወደ ቴክኖሎጂ አምራች ካምፓኒ እንግዲህ ወስደን መፍትሄ እንዲገኝ የምናደርግበት ሌላኛው መንገድ ይኖራል

የምትወደው መጠጥ ምንድነው? የምወደው መጠጥ እንግዲህ ለስላሳ መጠጥ። ትኩረት አድርጌ የምትጠቀም ስሆን ለስላሳ መጠጦች እንግዲህ ላይ ለሰውነታችን እጅግ ወሳኝ ከሚባሉ የመጠጣት አይነቶች ሲሆኑ። ለሰውነታችን እንግዲህ ተስማሚ ናቸው ገንቢ ናቸው ሀይልና ሙቀትም ሰጭ ናቸው። እና ለስላሳ መጠጥ ለምሳሌ ጭማቂ ላይም ቢሆን ትኩረት አድርገን ብንጠጣ ለሰውነታችን እጅ ወሳኝ ከሚባሉ የመጠጥ አይነቶች አንዱ ነው። ከዚህም አልፎ እንግዲህ ከፍተኛ የሆነ የአልኮል መጠጦችም የሚጠጡ ሰዎች አሉ። ነገር ግን በተለያዩ በሽቶች ተጠቅቶ ለተለያየ አላስፈላጊ ጉዳት እና አላስፈላጊ ወጪዎችም እየተደረጉ ያለበት ሁኔታ አለ። ይሄ ደግሞ አስፈላጊ ያልሆነበት እና ጠቃሚ ያልሆነ ጉዳይ። ስለሆነ አብዛኛው ሰው ግን መተው ያለበት ምንድነው? ብለን ስናስብ ወደ ለስላሳ መጠጦች ላይ ትኩረት ያድርግና ራሱን ከተለያዩ አላስፈላጊ በሽታዎች መከናከል እንዳለበት አምናለሁ። ምክንያቱም አልኮል መጠጦች እና ሌሎች አላስፈላጊ መጠጦች በጤና ላይ በጤና ላይ የሚያሳድረው ተጽዕኖ እጅግ ከባድ እና አስቸጋሪ ስለሆነ ማለት ነው።

በመታጠቢያ ቤት ውስጥ ትዘምራለህ? አዎ እዘምራለሁ በመታጠቢያ ውስጥ እንግዲህ ማለት መንፈሳዊ መዝሙር ላይ መዘምር እችላለሁ ነገር ግን ሌሎች የስነ አእምሮ ላይ መዝለኛ ሊፈጥሩ የሚችሉ የመዘምር አይነት ነገሮች አሉና እነዚህ መዘምሮችን በመዘምር እንግዲህ ራስን ማንቃት ራስህን እንግዲህ ዘና ማድረግ የሚቻልበት መንገድ አለ። ብዙ ሰው እንግዲህ በመታጠቢያ ውስጥ ብዙ ዝማሬዎች እያሰማ የሚችልበት መንገድ ይኖራል። እኔም በመጠኑ ያን ያክል ባይበዛም በመጠኑ የምዘምርበት ሁኔታዎች እንዳሉ ማስገንዘብ እፈልጋለሁ። መታጠቢያ ቤት እንግዲህ ማለት ልብሶቻችን ሰውነታችን የምታጠብበት ቦታ ሊሆን ይችላል። በዚህ ቦታ እንግዲህ ብዙ ነገሮችን እያዜሙ ነው ስራዎቻችን በወንድ የምንከውንበት ሁኔታ ይኖራል። ብዙ ጊዜ እንግዲህ ሴቶቻችን እህቶቻችን እንግዲህ በርካታ የመታ ጥበብ ቤት ውስጥ ነው ዝማሬዎችን ሲያደርጉ የምንሰማበት ሁኔታ አለ። እና ይሄን በሀገራችን በአለማችንም በሃገራችንም የተለመደ ነው። እና ብዙ ሰዎች የሚጠሩ የሚጠቀሙትን የሚያደርጉት የዝማሬ አይነት ነው

በፋም ማብሰል ታውቃለህ አዎ አውቃለሁ ፋሀም ማለት እንግዲህ የከሰል ላይ ተቀጣጥሎ ከሰሎችን አያይዘን የምናደርገው የማቀጣጠል ዘዴ ነው። እና እንግዲህ ይሄ ግለት ሲፈጥር እንግዲህ ይሄ ወደ እሳትነት ሲቀየር እንግዲህ የተለያዩ ነገሮችን ለማዘጋጀት ለማብሰል የምንጠቀምበት ጉዳይ ስለሆነ። እኔም ፋሀም በማብሰል ነት እጠቀምበታለሁ እና በጣም በርካታ ሰዎች ፋም በመጠቀም የተለያዩ የወጥ አይነቶችን የተለያዩ የቡና አይነቶችን የተለያዩ የምግብ ነገሮችን የሚያዘጋጁበት ሁኔታ ነው። ያለና ፋሀም እንግዲህ በርካታ የሆኑ ማህበረሰብ አክፍሎቻችን የሚጠቀሙበትና ለአገልግሎት ላይ ያለ የተለያዩ የወጣ አይነቶችን የተለያዩ የቡና አይነቶችን የተለያዩ

የምትመኘው የስራ ምንድነው? ፓይለት የምመኘው የስራ አይነት ፓይለትነት እንግዲህ ከፍተኛ ጥንቃቄ እና ሙያ የሚፈልግ ቢሆንም እኔ ግን የፓይለት ስራ እጅግ ከምወደው የስራ አይነቶች መካከል አንዱ ሆኖ አግኝቼዋለሁ እና ለዚህ ሙያ እንግዲህ የሚፈልገው የሙያ ሁኔታ እንግዲህ ብዙ ቢሆንም በእኔ በኩል ደግሞ ከፍተኛ ጥረት እና ከፍተኛ ሙያዊ ድጋፍ ባገኝ ይሄን ስራ ለመስራት እና በዚህ ስራ ላይ ለመስማራት ከፍተኛ ፍላጎት ማሳይ ሰው ነኝ። እንግዲህ ስራው ስልጠናውን ከወሰዱት ያን ያክል ይከብዳል ብዬ የማስበው ስራ አይደለም። ብዙ ሰዎች እንግዲህ በዚህ ስራ ላይ ክፍተኛ ፍላጎት እንዳላቸው ማየትና መገንዘብ ችያለሁ እኔም በዚህ ስራ ላይ ተሰማርቼ። አውሮፕላን የማብረር እና ለተለያዩ ቦታዎች ጉብኝት የማከናወን ስራ ለመስራት ትልቁን ፍላጎት ያለኝ ሰው ነኝ

መስኮት ከፍት ትተዋለህ አልፎ አልፎ ተዋለው? ለምን በመስኮት እንዲ ከፍተኛ የሆነ አየር እየገባ ቤቶችን ንጽህና እንዲጠበቅና የተለያዩ መጥፎ ሽታዎች እንዳይኖሩ ከሚያግዘን ነገሮች መካከል። መስኮትን ክፍት ማድረጉ እና ብዙ ሰዎች እንግዲህ መስኮታቸውን ክፍት አድርገው የሚተውበት ምክንያቱም ለዚህ ነው እና አየር በውስጥ እንግዲህ ብዙ ሲመላለሱ የተለያዩ አዉሪዎች እንዳያራቡ የተለያዩ መጥፎ ሽታዎች እንዳይኖሩ ስለሚያግዝ። በዚህም መንገድ እንግዲህ ከፍተኛ የሆነ አየር በቤት ውስጥ መራራርሶ ነጹህ የሆነ አየር እንዲኖር ያደርጋል። እና ለዚህም ነው እንግዲህ ብዙ እግዚአብሔር ቤቶች ላይ መስኮቶችን ክፍት አድርግ የምንተውበት ዋናኛ ምክንያት ይመስላል። እኔም ቢሆን ይሄን ነገር በተግባር እያከናወንኩት እና እየሰራሁት ያለሁበት ሁኔታ ነው። ያለው

የስራ ግምገማ ረደርጋለህ ወይ? አዎ ይደረጋል። ለምን የስራ ግምገማ ማለት እንግዲህ ስራዎች በምን ልክ እየሄዱ ነው? የስራ አካሄዳችን ምን ይመስላል? የሚለውን በደንብ ለማወቅ ከሚጠቅሙን መንገዶች መካከል አንዱ ነው። ስለዚህ ሁሌም ቢሆን የስራ ግምገማ ለማንኛውም የስራ መስክ ያስፈልጋል። እና የስራ ግምግማ እያደረግን እንግዲህ የተለያዩ ነገሮችን ማከንወን የምንችልበት መንገድ ነው። እና ሁሉም ሰው ለስራ ግምገማ ዝግጁ መሆን መቻል አለበት። በስራ ቦታችን እንግዲህ የተለያዩ ክፍተቶች የተለያዩ ጥንካሬዎችም ሊኖሩ ይችላሉ? እና ይሄን ደግሞ ማስተካከል ምናምን ማስቀጠል የምንችልበት መንገድ ምንድነው የስራ ግምገማ ሲኖረን ነው። እና የስራ ግምገማዎች ቀላል የሚባሉ አይደለም። እና ሁሉም ሰው እንግዲህ የስራ ግምገማ እያደረገ ከፍተኛውን ጥቅም ማግኘት የሚችልበት ሁኔታ ነው ያለው።

በጀት ታስተዳድራለህ? አዎ በጀት እንግዲህ በተለያየ መልኩ በጀት ይበጀታል እነዚህ በጀት እንግዲህ እንዳያያዛችን እንዳጠቃቀማችን እና እንዳሰራራችን ነው። እንግዲህ ቁም ነገር ላይ ወይም ደግሞ ስራ ሊሰራልን የሚችል ለምን በጀቶቻችን ባግባቡ ካልመራን ካላስዳደርናቸው እንግዲህ መጨረሻው በጣም ልክ ያልሆነ ይሆናል። እና ስለዚህ በጀቶችን በአግባቡ ማስተዳደር መምራት እና በአግባቡ ወደ ስራነት እንዲቀይረው ማድረግ ይግል ሀላፊነት አለብን። እና ስለዚህ በጀትን በአግባቡ ለማስተዳደር ምን ማድረግ መቻል አለብን ብለን ስናስብ። የተለያዩ እቅዶችን ማዘጋጀት የተለያዩ መንፈሳዊና አለማዊ የጉዞ ፍራ መርሃ ግብር ላይ ተሳትፎ ማድረግ ለምን አጠቃቀማችንም ልክ እንዲሆን ያግዘናል። እና በጀት እንግዲህ እቅድ በመውጣት ነው መመራት ያለበት እና በእቅድ ያልሆነ ነገር እንግዲህ መጨረሻው ያማረና ጥሩ ውጤት እንዲኖር የሚያደርገን ዋናኛ ቁልፍ ተግባራችን። በእቅድ ስንመራና እቅድ ሲኖረን ነው።

የይለፍ ቃልን ትጠብቃለህ እጠብቃለሁ? ለምን የይለፍ ቃል ካልተጠበቀ እንግዲህ ለተለያዩ አደጋ ሊያጋልጡ ስለሚችሉ እኔም የለፍቃሌን አክብሬና በስርዓት መጠበቅ መቻል ስላለብኝ ለፍቃዴን በከፍተኛ ጥንቃቄ የምጠቀምበት ሁኔታ ነው የሚኖረው። ምክንያቱም የይለፍ ቃል እናሳልፈን ከሰጠን እንግዲህ ሰዎች በተለያዩ መልኩ ሲስተም ውስጥ ገብተው የተለያዩ ነገሮችን ሊወጡብና ላላስፈላጊ ችግሮች ውስጥ ሊደረጉን ስለሚችሉ። የይለፍ ቃሎቻችን እንግዲህ በሰአት እና በጥሩ ሁኔታ መያዝ ብቻ አለብን እንደዛ ካልሆነ እንግዲህ አስቸጋሪ ውስጥ ሊያስገቡ የሚችሉ ብዙ ነገሮች ሊገጥመን ይችላሉ። የተለያዩ ማህበራዊ ሚዲያ ላይ የምትጠቀማቸው ነገሮች ሰዎች ገብተው ሊጠቀሙበት ስለሚችሉ ጥንቃቄ ስለሚፈልግ ሁሉም ሰው ጥንቃቄ ማድረግ መቻል ይኖር

ቡና መፍጨት ታውቃለህ በጣም አውቃለሁ። ቡና እንግዲህ በተለያየ መልኩ ይዘጋጃል በተለያየ መልኩ ፈጨል በተለያየ መልኩ በተለያየ አገልግሎት ይላል እንግዲህ በጣም ብዙ አይነት የቡና መፍጫ መንገዶች ቢኖሩም። ባህላዊ ያለ ዘመናዊ ምርኮ እንግዲህ ባህል ማለት እንግዲህ በ እኛ አገላለጽ በክፍለ ሀገር ወይም ደግሞ በገጠራማው ያየ ሀገሪቱ ክፍል የሚዘጋጁ አይነት ነገሮች በሙሉ በባህል ብለን እንጂ መዘጋው ይኖራል። ዘመናዊ ማለት ደግሞ እንግዲህ ኬክኖሎጂ መሰረታቸው የሚዘጋጁ አጠቃላይ ነገሮች ደግሞ በዘመናዊ መልኩ ብለን የምንከፍልበት መንገድ አለ። ዘመናዊ እንግዲህ ነገሮችን በቀላሉ እንድናስተናግድና በቀላሉ ለአገልግሎት እንዲህ እንድረስ ከሚያደርገን መካከል አንዱ ዘመናዊ የሆነ የአጠቃቀም ዘዴ ነው። ከእነዚህም መካከል እንግዲህ ቡና መፍጨት እንግዲህ በዘመናዊ ማሽኖችን የተለያዩ ኤሌክትሪ ሲስተም መጠቀም የምናልቀው የቡና መፍጨት አገልግሎት ዘመናዊ እንላለን። ባህላዊ ደግሞ እንግዲህ ምን ይመስላል? በባህላዊ እንግዲህ ብለው በተዘጋጁ የተለያዩ ማርቀጫ ነገሮችን ተጠቅመን የምናዘጋጁ የቡና ዱቄት እንግዲህ ቡና በባለመንኩ መፍጨት ማለት ነው። እና ቡና መፍጨት እንግዲህ በጣም ብዙ የሆነ ጥቅም አለው። ከነዛ መካከል እንግዲህ ብዙ የቡና አገልግሎት እንዲኖረን የምናደርግበት መንገድ ነው

ሃይማኖታዊ ግብር ታከብራለህ? አዎ አከብራለሁ ምክንያቱም ሃይማኖታዊ ግብር ስናከብር ለሃይማኖታችን ያለን ጊዜ ለሃይማኖታችን ነው። ያለን ትኩረት ለሃይማኖታችን ያለን ሀሳብ። ለሃይማኖታችን ያለን ነቃ ንቁ የሆነ ተሳትፎና ለሃይማኖታችን ያለን ክብር ያስረዳናልና ሃይማኖታዊ ግብር እጅግ ወሳኝ ሚና አለው። እና ሁሉም ሰው ለሃይማኖታዊ ግብር እንግዲህ ትኩረት ሰጥቶ ሃይማኖቱን ቢያከብር ቢከተል በጣም የተሻለ እና ጥሩ ነገር አለው የሚል የግል ሀሳብ አለኝ። እንግዲህ ሃይማኖታዊ ግብር የሌለው እሱ እንግዲህ ሃይማኖት አለው ማለት አንችልም የሃይማኖተዊ ግብር ግዴታ ስለሆነ ማለት ነው። ሃይማኖተዊ ግብር እንግዲህ በሁሉም ዘንድ ተቀባይነት ካላችሁ መካከል አንድ ነው የሃይማኖት እንግዲህ ሁሉም ሰው ሊያከብረውና ሊንከባከበውና ሊበረታታ ከሚችሉ ነገሮች መካከል ሃምያኖታዊ ግብር ነው። ሁሉም ሰው ለዚህ ትኩረት አድርጎ መስራት አለበት

መብራት ሲቋረጥ የምንታደርገው መብራት ሲቋረጥ እንግዲህ የተለያዩ አማራጮች ልንጠቀም የምንችልበት መንገድ አለ። ከእነዚህም መካከል እንግዲህ በባህታዊ መልኩ ተዘጋጁ የተለያዩ ሰዓት የምንጠቀምበት መንገድ ይኖራል እና ሻማዎች መለኮስ ጧፎችን ማብራት። ሊሆን የሚችልበት መንገድ አለ እንዲሁም የተለያዩ ነዳጆችን በመጠቀም እሳት የሚበራበት ሁኔታ ይኖራል። ከዚህ ውጪ እንግዲህ መብራት ሲቋረጥ የተለያዩ የምግብ ማዘጋጃ አማራጮችንም መጠቀም የምንችልበት ባህላዊ የምግብ ማዘጋጃ መንገዶች አሉ። እነዚህን በመጠቀም እንግዲህ ምግቦቻችን ማዘጋጀት እና ለተለያዩ አላስፈላጊ ወጪዎች እንዳንደረግ የምንታገዝበትን ሌላኛው አማራጭ አለ። እንግዲህ ብዙ ሰዎች መብራት ሲጠፋ ብዙ ችግር የተፈጠረ የሚያስመስሉ አሉ እና መብራት ሲጠፋ እንግዲህ የራሳችንን አማራጮችን መጠቀም መቻል አለብን። ስለዚህ እንደዚህ አማራጮቻችን እየተጠቀምን የተለያዩ ስራዎችን እና የተለያዩ ችግሮችን መቅረፍ የምንችልበት መንገዶች አሉ

ስሜትህን በፊትህ ታሳያለህ? እንግዲህ በፊት ላይ በጣም በርካታ ስሜቶችን ልንገልፅፋችሁ የምንችልባችሁ መንገዶች አሉ። ከእነዚህ መካከል እንግዲህ የተለያዩ የቁጣ ሊሆን ይችላል የደስታ ሊሆን ይችላል የተለያዩ መልእክቶችን ለማስተላለፍ ስንፈልግ ሊሆን ይችላል። እና ይሄ ደግሞ ሊሆን የሚችልበት በእኛ አካባቢ ካሉ ሰዎች ጋር መረጃው እንዳይደርስ ስንፈልግ በምጥር መልኮችን ማስተላለፍ የምንፈልግበት ሌላኛው አማራጭ ስለሆነ በዚህ ጊዜ እንግዲህ ሰዎችን በተለያዩ ምልክቶች ምልክት የምናስተናግድበት አቋራጭ መንገድ ነው። እና ብዙ ሰዎች ይሄን ነገር እየተጠቀሙበት እና ለተለያየ አገልግሎት እያዋሉት የምገኙበት ሁኔታ አለ እኔም ይሄን አገልግሎት አየተጠቀምኩበት እና ብዙ ስራዎችን እያከናንኩ

ገንዘብ ትቆጠባለህ አዎ እቆጥባለው። ገንዘብ እንግዲህ በጣም በርካታ ነገሮችን ከሚሸፍኑልን እና ከሚሰሩልን መካከል አንዱ ገንዘብ ነው። እና ገንዘብ ቀላል የሚባል ነገር አይደለም። ስለዚህ ምን ያስፈልጋል ቁጠባ ያስፈልገዋል። እና ሁሉም ሰው እንግዲህ በገንዘብ ላይ ብዙ ነገሮች መስራት የሚችልበት ሁኔታ ስለሆነ ለገንዘብ ቁጠባ ማዳበር ያስፈልጋል። እና አንዳአንድ ሰዎች በጣም በርካታ ስራዎችን ይሰራሉ ያከናውናሉ። ግን የገንዘብ ቁጠባ ላይ ግን ከፍተኛ የሆነ ድክመት እያሳየኝ የምገኝበት ሂኔታ አለ። ይህ ሲሆን እንግዲህ በጣም ከባድ ችግር ውስጥ እንድንገባ ከሚያጋልጡ መካከል የገንዘብ ቁጠባ እና የገንዘብ አያያዝ ችግር ሲኖርብን ነው

በምን ትመገባለህ? እንግዲህ የምግብ መመገቢያ መንገዶች በጣም ብዙ አይነት ቢሆንም ብዙም ጊዜ ግን በስኒ ልንመገብ የምንችልበት ሁኔታ አለ። በተለያዩ ትንንሽ የምግብ እንትኖች ለምሳሌ ፈርፍር ከሆነ በምን በሹካ ማንክያ ልንመገብ እንችላለን። ሌሎች የምግብ አይነቶች ለምቻል የሚሸጥ ከሆነ ደግሞ ምን በትሪ ልንበላ የምንችልበት መንገድ አለ። ከዛ ውጪ ደግሞ በዳይሬክት በጃችን ደግሞ ፍርፍር ከሆነ ብለን በላይ የምንችልበት መንገድ አለ። እና እንደየ ምግብ አዘጋጀቱም የተለያየ የመግብ አመጋገብ ዘይቤዎች ይኖራሉ ማለት ነው። እና ስለዚህ ትኩረት ሰጠን እንዳዘጋጀን የመግብ ሁኔታ የተለያየ አመጋገብ ሁኔታችንም ሊኖር ይችላል

የምትመኘው የእረፍት ጊዜ ምንድነው? የምመኘው የእረፍት ጊዜ እሁድ የሚባለው እንዲህ እለት ነው። እንግዲህ በእለተ እሁድ እንግዲህ በርካታ መንፈሳዊ ፕሮግራሞችን የሚዘጋጁበት በርካታ የቤተ እምነት አገልግሎቶች የሚፈጸሙበት ሰዓት ስለሆነ በዚህ እለት እንግዲህ እረፍት ብሆን በጣም ደስ የሚለኝ ነገሮች መካከል አንዱ ነው። እና ብዙ ጊዜ እንግዲህ እረፍት እሁድ ላይ ይከናወናል በእኔ የስራ ሂደት ግን እሁድ ላይ እረፍትን እያገኘሁበትና እየተጠቀምኩበት ባልሆነ መንገድ ላይ ስለሆንኩ ስለዚህ እሁድን በጣም እኛ የምፈልገው እለት ነው። እና ከዛም በመቀጠል ደግሞ ቅዳሜ የሚባለውን የ የእረፍት ቀን የምፈልግበት ሁኔታ ማለት በዚህ ቀን እንግዲህ የተለያዩ መንፈሳዊና ማህበራዊ ጉዞዎች ሁሉ የሚከናወኑበት ስለሆነ እነዚህ ቀናቶች እንግዲህ ከፍተኛ እረፍት የሚፈልጉ የሚያስፈልጉበት ቀናቶች እንደመሆናችሁ መጠን እኔም በእነዚህ ቀናቶች በርካታ የእረፍት ጊዜ ቢኖረኝ ደስ የሚለኝ ሁኔታ ነው

መተግበሪያዎችን ታወርዳለህ? አዎ አወርዳለሁ መተግበሪያዎችን እንግዲህ የተለያዩ ስራዎችን እንድንሰራ የተለያዩ ቀላል የማይባሉ ከባድ የሆኑ መሳሪያዎችን በቀላሉ በመተግበሪያዎች ማከናወን ስለምንችል መተግበሪያዎችን አወርዳለሁ። እጠቀማለሁ ይሄ ደግሞ እንግዲህ በህይወታችን እጅግ ከባድ የሚባሉ ነገሮችን በመተኮሪያዎች መፈጸም ስለምነችል መተኮሪያዎቹ እጅግ ወሳኝ የሚባል ተግባር ስላላቸው መተግበሪዎች መጠቀሙ የሚከፋ ነገር አይደለም

የትኛውን ወቅት ትወዳለህ? የምወደው ወቅት እንግዲህ በጋማ የሚባለው የአየር ወቅት ነው። በዚህ ወቅት እንግዲህ በጣም መካከለኛ እና መጠነኛ የሙቀት መጠን ያለበት ስለሆነ እኔ ደግሞ በተፈጥሮ የምፈልገው የሙቀት መጠን መካከለኛና ጥሩ የሆነ ስለሆነ በዚህ የሙቀት መጠን ደግሞ ለሰውነታችን በጣም ጥሩ የሆነ የሰውነት እንቅስቃሴ እንዲኖረን በጣም ጥሩ የሆነ እንቅስቃሴ ብቻ ሳይሆን በጣም የደም ዝውውራችን እና የምግብ ፍጮታችን ሁሉ ጥሩ እንዲሆን ያግዘናል ማለት ነው። እና ስለዚህ ሁላችንም ቢሆን ጥሩ የሆነ የአየር ሁኔታ ውስጥ ብንገባ

አቧራ ችግር ይፈጥርብሃል በጣም ይፈጥራል አቧራ በጣም ከፍተኛውን ችግር ከፈጣሪ ከሆኑ ነገሮች መካከል አንደኛው አቧራ ነው። እና አቧራ የተለያዩ በሽታዎችን እያመጣን የተለያዩ አለርጆኮችን እንዲፈጥርብን ያደርጋል አቧራ እንግዲህ ለህይወታችን ጠንቅ የሚባለው ነገሮችን ሊያመጣበት ስለሚችል እጅግ ጥንቃቄ ማድረግ ይጠበቅብናል። ይሄ ብቻ ሳይሆን ግድ አቧራ ማለት እንግዲህ ልብሶቻችን ንጽህናችንን እንድናጠ ከሚያደርጉ ነገሮች መካከል ያአቧራ መኖር ነው። እና ስለዚህ አቧራ በአካባቢያችን በሰውነታችን እንዳይኖር መከላከል ይጠበቅብናል። እና አዎ ሁሉም ሰው ከአቧራ ራሱን እና ጤናውን መጠበቅ ይጠበቅበታል። ምክንያቱም ባአቧራው ውስጥ በጣም ከፍተኛ የሆነ በሽታ አምጭ ተዋስያን ውስጥ በውስጥ ስለሚኖሩት